እሺ ጥሬ ገንዘብ ማለት ያው ገንዘብ በተለያየ መንገድ ይቀመጣል በተለያዩ ሀብቶች ለምሳሌ በቤት ቤት ሀብት ነው ወይም ደግሞ ገንዘብ ነው መኪና ገንዘብ ነው ሌሎች ነገሮችም ገንዘብ ናቸው ስለዚህ ጥሬ ገንዘብ ማለት በካሽ በእጃችን ቆጥረን እጃችን ላይ ያለው ገንዘብ ማለት ነው። ስለዚህ ይሄ ገንዘብ ደግሞ የተለያዩ ነገሮች ጥሬ ገንዘብ ይዘን የተለያዩ ነገሮችን ልንገዛ እንችላለን። ለምሳሌ ሱቅ ሂደን የቤት የምንጠቀምባቸውን ቁሳቁሶች ልንገዛ እንችላለን ልብስ ልንገዛ እንችላለን ጫማ እንዲሁም ሌሎች ነገሮችን መኪና ልንገዛበት እንችላለን። ማነው ስለዚህ ጥሬ ገንዘብ ማለት በእጃችን ላይ የሆነ ነገር ተተምኖ የሚኖረው ገንዘብ ማለት ነው። ስለዚህ ይሄ ገንዘብ ደግሞ ብዙ ጊዜ ባንክ ላይ ነው የሚቀመጠው። ይቀመጣል የምንፈልገውን በምንገዛበት ጊዜ ወደ የምንፈልገው ሰው አካውንት ትራንስፈር ማድረግ እንችላለን ማለት ነው። ስለዚህ ጥሬ ገንዘብ ብዙ መያዝ አይቻልም የተወሰነ ግን በምንንቀሳቀስበት ጊዜ ከቦታ ቦታ ስንንቀሳቀስ ለታክሲ እና ለተለያዩ ወጪዎች በእጃችን ጥሬ ገንዘብ እንይዛለን ማለት ነው። ስለዚህ ይሄ ጥሬ ገንዘብ በጣም አስፈላጊ የሆነ ነገር ነው። በባንክ ካሉ ገንዘባችን ይልቅ በእጃችን ያለው ጥሬ ገንዘብ ወሳኝ ሀብት ማለት ነው

እንኳን ደስ አለህ የሚለው ሀረግ ወይም ደግሞ አረፍተ ነገር ምንድነው? ብዙ ጊዜ ደስታን ለመግለጽ አንድ ሰው የሆነ ውጤት ደርሶ ለምሳሌ ትምህርቱን ጨርሶ ከሆነ ወይ የሆነ ስር ሰርቶ የሆነ ገንዘብ አግኝቶ ከሆነ እንኳን ደስ አለህ ይባላል ማለት ነው። ያ ማለት የደስታን መግለጫ ነው ለሰራው ስራ። አድናቆት መስጠት ምስጋና መስጠት ያስፈልጋል አንድ ሰው እና ሲማረቅ ለምሳሌ ዩኒቨርሲቲ ተምሮ ወደ ዩኒቨርሲቲ ሲገባ ራሱ እንኳን ደስ አለህ ይበለጥ ዩኒቨርሲቲ ገብቶ ደግሞ ትምህርቱን ጨርሶ በሰላም በጥሩ ውጤት ሲያጠናቅቅ እንኳን ደስ ያለህ ይባላል። ከዚህም በተጨማሪ እንኳን ደስ ያለህ እንደዚህ ብቻ አይደለም ለተለያዩ ነገሮች። እንጠቀምበታለን ለምሳሌ ሰው በሰላም ውጥቶ ስራ ጋር ውሎ ወደ ቤቱ ሲመለስ እንኳን በሰላም ገባህ ይባላል እንኳን ደስ አለህ ይባላል ቤተሰቦቹም እንኳን ደስ አላችሁ ይባላሉ ማለት ነው። ስለዚህ ደስታ ነው ልጅ ሲያስመርቁ ልጅ ሲወልዱ ልጅ ሲድሩ እና በተመሳሰሉ በመሳሰሉት ሁኔታዎች ሰዎች የሆነን ቤተሰብ ሄደው እንኳን ደስ አላችሁ ይላሉ ማለት ነው። ስለዚህ አንድም ሰው የሆነን ስራ ሲሰራ በጥሩ ውጤት ሲያጠናቅቅ እንኳን ደስ አለህ የሚል መልእክት ከተለያዩ ሰዎች ይተላለፍለታል ማለት ነው።

ፈጣን የሚለው ቃል እንግዲህ የተለያዩ ነገሮችን ፍጥነት ለመግለጽ የምንጠቀምበት ነው ስለዚህ ለምሳሌ ፈጣን ተማሪ ይባላል በትምህርቱ በስራው ጎበዝ የሆነ ሰው ይሄ ሰው ፈጣን ነው ይባላል ቀልጣፋ የሚለውንም እንትን ይላል ማለት ነው። ስለዚህ ፈጣን የሚለው ለምሳሌ መኪና በምናይበት ጊዜ የተለያዩ መኪኖች የየራሳቸው የሆነ ፍጥነት አላቸው። ስለዚህ የተሻለ ፍጥነት ያለው በተሻለ የደስታ እንትን የሚኖረው መኪና ለሰዎች የተሻለ ስሜት የተሻለ ምቾት የሚሰጥ መኪና ፈጣን ነው በተሻለ ፍጥነት ማለት ነው ስለዚህ ፈጣን ነው ይባላል ማለት ነው። ስለዚህ ልጆች በሚያድጉበት ጊዜ እድገታቸው ቶሎ ቶሎ የሚያድጉ ከሆነ የባህሪ የአካላዊ ለውጥ የባህሪ ለውጥ የሚያሳዩ ከሆነ የልጅ ፈጣን ነው የሚባል መኪኖችም ከቦታ ቦታ በሚንቀሳቀሱበት ጊዜ አንድን ሰው ከሚፈልገው ቦታ በሚፈልገው ጊዜ የሚያደርሱ ከሆነ ፈጣን ነው ይባላል ማለት ነው። ስለዚህ ፍጥነት በተለያዩ መንገዶች ሊገለጥ ይችላል በስራ በእድገት እና በተለያዩ በሰው ልጅ በሚያከናውናቸው እንትኖች ለምሳሌ ፈጣኑ የአለማችን እንስሳ አቦ ሸማኔ ነው ማለት ነው ያ ማለት በፍጥነቱ በሩጫው የሚቀድመው ሌላ እንስሳ የለም ማለት ነው። ስለዚህ በአውሮፕላንም ብናይ በጣም በፍጥነት በጣም ረጅም የሆነን ርቀት በአጭር ጊዜ ሰዎችን ከቦታ ቦታ ያንቀሳቅሳል ማለት ነው። ስለዚህ አውሮፕላን ፈጣን ነው ብለን እንገልጸዋለን ማለት ነው። ስለዚህ ፍጥነት ወይም ደግሞ ፈጣን በተለያዩ መንገዶች ሊገለጽ ይችላል ማለት ነው

ደሞዝ ሚለው ቃል አለ። ደሞዝ እንግዲህ ያው የተለያዩ ሰዎች ሰዎች ስራ ሰርተው የሚያገኙት ደሞዛቸው ወይም ደግሞ የስራ ውጤታቸው ነው። ስለዚህ በጉልበት ሊሆን ይችላል፣ በአእምሮ ሊሆን ይችላል በተለያዩ መንገድ የሰሩትን ስራ በገንዘብ መልክ ተተምኖ የሚሰጣቸው ገንዘብ ነው ማለት ነው ደሞዝ ማለት። በየወሩ የሚከፈላቸው። ለምሳሌ አንድ የመንግስት ሰራተኛ በየወሩ ለሚሰራው ስራ ለምሳሌ መምህር ለሚሰራው ለሚያስተምረው ትምህርት ለሚዘጋጅበት ደሞዝ ይከፈለዋል ማነው። በየወሩ ማነው በየሰላሳ ቀኑን ብዙ ጊዜ ደሞዝ የሚከፈለው በየሰላሳ ቀኑ ነው ማነው። ከዛ ግን በቀንም ሊከፈት ይችላል። በሳምንትም፣ በሁለት ሳምንትም፣ በሶስት ሳምንትም፣ በወርም እያለ ይሄዳል ማለት ነው። ስለዚህ ደሞዝ ማለት ሰዎች የስራ ልፋታቸውን የሚያገኙበት እ ለመኖር የሚያስችላቸውን ገንዘብ የሚያገኙበት ገንዘብ ብቻ ሳይሆን ሌሎች የተለያዩ ቁሳቁሶችን ለመግዛት የሚያስችላቸውን ጥሬቃ ወይም እንትን የሚያገኙበት ስለሆነ ደሞዝ ማለት አንድ ሰው በላቡ ለፍቶ፣ ጥሮ፣ ግሮ የሚያገኘው በየወሩ የሚከፈለው ብዙ ጊዜ ለመንግስት ሰራተኞች በየወሩ የሚከፈላቸው ገንዘብ ነው ማለት ነው።

ባቡር እንግዲህ ለማጓጓዣነት የሚጠቅም የትራንስፖርት አይነት ነው። ሰዎችን እቃዎችን ከአንድ ቦታ ወደ ሌላ ቦታ የሚያንቀሳቅስ በጣም በከፍተኛ ፍጥነት የሚያንቀሳቅስ መኪና ነው ወይም የትራንስፖርት አገልግሎት ነው ማለት ነው። ብዙ ጊዜ ባቡር እቃዎችን ለመቻጫን ያገለግላል። ከወደብ አካባቢ የሚመጡ ኢምፖርት የተደረጉ እቃዎችን ወደ ሀገር ውስጥ ለማስገባት እንዲሁም ከሀገር ውስጥ የተመረቱ ምርቶችን ጥሬ እቃዎችን ወደ ውጭ ለመላክ የምንጠቀምበት የትራንስፖርት አይነት ነው ማለት ነው። ባቡር በጣም ብዙ ክብደት ያላቸውን እቃዎች ለመጫን ስለሚያገለግል በጣም ኢኮኖሚካል የሆነ በጣም ብዙ ሰው ለአንድ ሀገር የትም ወሳኝ የሆነ የትራንስፖርት አይነት ነው። ምክንያቱም የሚጠቀመው የሀይል አቅርቦት ዝቅተኛ ነው ግን የሚያጓጉዘው የትራንስፖርት አይነት ግን በጣም ከፍተኛ የሆነ ክብደት ያላቸውን ቁሳቁሶች ለ ማጕጕዝ ስለሚጠቅም ለሰው ልጅ በአጠቃላይ ለአንድ ሀገር እድገት በጣም ወሳኝ የሆነ የትራንስፖርት አይነት ነው ማለት ነው። ስለዚህ ባቡር ለምሳሌ ኢትዮጵያ ከጅቡቲ አዲስ አበባ የባቡር መስመር አላት ይሄ ባቡር መስመር ጅቡቲ የሚራገፈውን የተለያዩ የውጭ እቃዎች ወደ ሀገር ውስጥ ለማስገባት እንጠቀምበታለን እንዲሁም ከሀገር ውስጥ የተመረቱ ምርቶችን ወደ ውጭ ለመላክ እንጠቀምበታለን ማለት ነው። ስለዚህ ባቡር በጣም ወሳኝ የሆነ ፍጥነት በፍጥነት ሰዎችን ለማጓጓዝ እቃዎችን ለማጓጓዝ የምንተከንበት የትራንስፖርት አይነት ነው ማለት ነው

እንደምን አመሹ የሚለው ሀረግ እንግዲህ እንደምን አመሹ ያው ሰዎች በሰላም ውለው በሰላም ወደ ቤታቸው ከገቡ ከመሸ በኋላ እንደምን አመሻችሁ ይባላል ወይም እንደምን ዋላችሁ እንደማለት ነው። እንደምን አመሻችሁ ልክ መሸት መሸት ብሎ የተወሰነ ሁለት ሰዓት አካባቢ አንድ ሰዓት አካባቢ የሚደረግ ብዙ ጊዜ ኢትዮጵያ ውስጥ ሰዎች ሲሄድ እንደምናመሹ የሆነን ሰው በሰላም መዋሉን በሰላም ውሎ መግባቱን ወይም ደግሞ በሰላም ምሽቱን ማምሸቱን ለመጠየቅ እንደምን አመሻችሁ ተብሎ የሚሰጥ የሰላምታ አይነት ነው ማለት ነው። ስለዚህ እንደምን አመሹ ሲባል ሰዎች መልሰው እግዚአብሔር ይመስገን ብለው ይመልሳሉ ማለት ነው ስለዚህ እግዚአብሔርንም በዚሁ የሚያመሰግኑበት ሰላምታ የሚለዋወጡበት የሰላምታት አይነት ነው ማለት ነው። ሰዎች ብዙ ጊዜ እንደምን ዋላችሁ እንደምን አመሻችሁ እንደምን አደራችሁ በሰላም ማደራቸውን በሰላም መዋላቸውን የሚገልጹበት አይነት ስለሆነ ለሰዎች መግባቢያ ደስታንም የሚፈጥር ያ ሰው እንደምን አመሹ ተብሎ ሲጠየቅ ያው ደህና ማምሸቱን እግዚአብሔርን የሚያመሰግንበት ሰዎችን በመጠየቅ እሱን በመጠየቃቸው የሚደሰቱበት ስለሆነ በጣም ወሳኝ የሆነ የሰላምታ አሰጣጥ ሂደት ነው ማለት ነው።

መታጠቢያ ማለት እንግዲህ የተለያዩ የመታጠቢያ አይነቶች አሉ። ሰውነታችንን ሻወር የምንወስድበት መታጠቢያ ይኖራል፣ እጃችንን የምንታጠብበት መታጠቢያ ይኖረናል፣ ልብስ የምናጥብበት መታጠቢያ ይኖረናል፣ እንስሳትን የምናጥብበት መታጠቢያዎች ይኖራሉ ማለት ነው። ስለዚህ መታጠቢያ የሚለው ቆሻሻን የምናጸዳበት የምናስወግድበት መሳሪያ ወይም ደግሞ አይነት ነው ማለት ነው። ስለዚህ እንስሳትን የምናጥብበት መታጠቢያ ይኖራል ስለዚህ የተለያዩ መታጠቢያዎች ሰዎች እንዳየ እንደየ ኑሯቸው ሁኔታ እንዳየለ እንዳላቸው ማቴሪያል የሚጠቀሙበት ነው ማለት ነው። ዋና ተግባሩ ግን መታጠቢያ ሲባል ቆሻሻችን ለምሳሌ የልብሳችን ቆሻሻ ሊሆን ይችላል የሰውነታችን ቆሻሻ እጃችን፣ እግራችን፣ ፀጉራችን የምንታጠብበት መታጠቢያ ተብሎ ይጠራል ማለት ነው። ለምሳሌ ቤት ውስጥ የምንጠቀምባቸውን ሳህኖች፣ ድስቶች፣ የተለያዩ ለምግብ ማብሰያነት የምትጠቀምባቸውን ቁሳቁሶች የምናጥብበት መታጠቢያ ይባላል ማለት ነው። ስለዚህ እዚያ ውስጥ አስቀምጠን እናጥባለን፣ በስርዓት እናስቀምጣለን ማለት ነው። ስለዚህ መታጠቢያ ማለት ይሄ ነው ማለት ነው።

ግብር ማለት እንግዲህ ግብር በተለያዩ ነገሮች ሊገለጥ ይችላል። ግን ግብር ማለት ሰው በአንድ ሀገር ውስጥ የሚኖር ህብረተሰብ ለሰራው ስራ ለመንግስት የተወሰነ ግብር ይከፍላል። ለምሳሌ የመንግስት ሰራተኛው ከደሞዙ እንደ ደሞዙ መጠን ግብር ይከፍላል ማለት ነው። ስለዚህ አሁን ለኢትዮጵያ ላይ ብንል ከአስር ሺ ከአስራ አራት ሺህ ብር በላይ የወር ደሞዝ ያለው የመንግስት ሰራተኛ ከደሞዙ ሰላሳ አምስት ፐርሰንቱን ለግብር ይከፍላል ማለት ነው ስለዚህ ሰው በቀን ከሚያገኘው በወር ከሚያገኘው ወይም ደግሞ በአመት ከሚያገኘው ገቢ ውስጥ ለመንግስት ለተለያዩ የፕሮጀክት ስራዎች የሚውል ለደሞዝ መክፈያ ሊሆን ይችላል ለተለያዩ ለመንግስት ለሚያከናውናቸው ማስፈጠሚያ የሚውል ግብር ብር ወይም ገንዘብ ይከፍላል ማለት ነው ህብረተሰቡ ገበለው ከማመካ መርቶ ምርት ላይ ለሚጠቀምበት መሬት ግብር ይከፍላል የመንግስት ሰራተኛው ነጋዴው ነግዶ ካተረፈው ትርፍ ላይ ግብር ይጣልበታል ማለት ነው ስለዚህ ግብር ማለት ለአንድ ሀገር እድገት በጣም ወሳኝ የሆነ ለመንግስትም የተለያዩ ስራዎችን ለመስራት ለማቀድ መንገድ ለመስራት የተለያዩ የመጠጥ ውሃ ገልግሎቶችን፣ መብራት ለማስገባት፣ የተለያዩ ፕሮጀክቶችን ለመስራት የግድ ገንዘብ ማግኘት አለበት ገንዘብ ደግሞ የሚያገኘው ከግብር ነው ማለት ነው አብዛኛውን ገቢ ምንጩ ግብር ነው የሚሆነው ከዛውጭ ከተለያዩ እርዳታዎች ከውጭ ሀገር ከሚሆኑ የሚገኙ እርዳታዎች ያገኛል ማለት ነው ስለዚህ ይህንን ተጠቅሞ መንግስት ለመንግስት ሰራተኛ ደሞዝ ይከፍላል የተለያዩ ፕሮጀክቶችን ያከናውናል ማለት ነው ለስለዚህ ግብር ማለት ይሄ ነው ትርጉሙ።

ዋጋው ስንት ነው ይባላል? ዋጋው ስንት ነው ማለት? እንግዲህ አንድን እቃ አንድን ገንዘብ አንድን የሆነን እቃ በሬ ሊሆን ይችላል ከብት ሊሆን ይችላል ቤት ሊሆን ይችላል። ሰዎች ለመግዛት ሲፈልጉ ዋጋው ስንት ነው ይላሉ ስለዚህ። አንድ ከብት ለምሳሌ ገበሬዎች በሬ ሲሸጡ ዋጋው ስንት ነው ብሎ መጀመሪያ ከቤት ተምነው ነው የሚወጡ ማለት ነው። አስር ሺህ የሚያወጣ ከሆነ ሃያ ሺህ የሚያወጣ ከሆነ። ዋጋውን ከተመኑ በኋላ ስለዚህ ገበያ ላይ በመውሰድ ያህ በሬ ገዢዎች በሚጠይቋቸው ሰዓት አስር ሺህ ብር ይላሉ ወይም ሃያ ሺህ ብር ይላሉ ወይም እንደ አስፈላጊነቱ ስለዚህ። አንድን ነገር ከመግዛታችን በፊት ዋጋው ስንት ነው ብለን እንጠይቃለን ማለት ነው። ስለዚህ ያ ዋጋ የሚመቸን ከሆነ ያን የፈለግነውን እቃ ቤት ሊሆን ይችላል የተለያዩ የቤት ቁሳቁሶች ሊሆኑ ይችላሉ መኪና ሊሆን ይችላል። ዋጋው ከተመቸን እንገዛለን። ዋጋው ካልተመቸን እንከራከራለን የሚመቸን ከሆነ ከተስማማን እንገዛለን ማለት ነው። ስለዚህ አንድ ነገር አንድ እቃ ከመሸጡ በፊት ዋጋው ይተመንለታል ማለት ነው ዋጋው ስንት ነው ተብሎ ያዋጋ ደግሞ ለገዢዎች ይነገራል ማለት ነው። ስለዚህ ገዢዎች በዚያ ዋጋ የሚስማሙ ከሆነ በገንዘብ እቃው ይሰጣል። ገዢው ገንዘብ ይከፍላል። ሻጩ ደግሞ ያንን እቃ በሬ ከሆነ በሬ ቤት ከሆነ ቤት መኪና ከሆነ መኪና ይሰጣል ማለት ነው። ስለዚህ በዚህ መልኩ ዋጋው ስንት ነው ተብሎ ይጠየቃል ማለት ነው

አቀራረብ ይላል እንግዲህ አቀራረብ የተለያዩ አቀራረብ አይነቶች አሉ ያንን ለመግለጽ ነው ማለት ነው። ለምሳሌ የምግብ አቀራረብ አለን ምግብ ከተሰራ ከተዘጋጀ በኋላ ለተመጋቢው እንዴት ነው የሚቀርበው አቀራረቡ ምን መምሰል አለበት የሚለው ባለቤቶች የሚወስኑት ነው ማለት ነው። ስለዚህ የተለያዩ የአቀራረብ አይነቶች ይኖራሉ ማለት ነው። የምግብ አቀራረብ የስልጠና አቀራረብ የትምህርት አቀራረብ የተለያዩ የድግስ የተለያዩ የ የአቀራረብ አይነቶች አሉ ማለት ነው። ስለዚህ እነዚህን የአቀራረብ አይነቶች ህብረተሰቡን እንደ አስፈላጊነቱ የሚያቀርብበት የሚወስድበት ተጠቃሚና አቅራቢ አለ ማለት ነው። ስለዚህ እንዴት ነው አቀራረቡ ሊሆን የሚችለው ለምሳሌ ትምህርት በሚሆንበት ጊዜ የተለያዩ የአቀራረብ ዘዴዎች ይመራሉ ትምህርት ፌስ ቱ ፌስ ወይም ደግሞ ፊት ለፊት በመገናኘት ልናቀርብ እንችላለን። በቪዲዮ በተለያዩ ቪዲዮ ሊቀርብ ይችላል። በተለያዩ መንገዶች ይቀርባል ማለት ነው። ስለዚህ አቀራረብ ስንል የተለያዩ የተዘጋጁ ነገሮችን ለተጠቃሚው የምናቀርብበት መንገድ ዘዴ ነው ማለት ነው

ስትራቴጂ ማለት እንግዲህ አንድን ስራ ለመስራት ለማከናወን የሚኖረው ቅደም ተከተል ማለት ነው ምን አይነት ስትራቴጂ እንከተል ስራውን ለመስራት? ምን አይነት ስትራቴጂዎችን መከተል አለብን ምን አይነት እቅዶችን ማቀድ አለብን? የትኛውን ቀድመን መስራት አለብን የትኛውን ቀጥለን የትኛውን ደግሞ መጨረሻ ላይ መስራት አለብን የሚለውን የምናከናውንበት ነው። ማነው ስለዚህ ስትራቴጂ አንድን በአንድ ስራ ላይ ውጤታማ ለመሆን የግድ ስትራቴጂክ የሆነ እቅድ ያስፈልጋል ማለት ነው። ያንን እቅድ ደግሞ በስትራቴጂ በስርዓት ተጠቅመን የምናከናውንበት ነው ማለት ነው።

አውቶቡስ አውቶቡስ እንግዲህ ሰዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት የትራንስፖርት አይነት ነው ብዙ ጊዜ በኢትዮጵያን የምንጠቀመው ከቦታ ቦታ ለመንቀሳቀስ አውቶቡስ ነው። ለምሳሌ ከአዲስ አበባ ደብረ ማርቆስ ከደብረ ማርቆስ ባህርዳር ከአዲስ አበባ ባህርዳር ስንንቀሳቀስ አውቶቡስ እንጠቀማለን ማለት ነው። ስለዚህ አውቶቡስ ማለት ከሃምሳ በላይ ሰው መጫን የሚችል ሰዎችን በአንዴ በተሻለ ፍጥነት ከቦታ ቦታ ሊያንቀሳቅስልን የሚችል የመኪና አይነት ስለሆነ በህብረተሰቡ ዘንድ በጣም ጠቃሚ የሆነ ምቾትን የሚሰጥ የትራንስፖርት አይነት ነው ማለት ነው። ለምሳሌ ብዙ ጊዜ ሰራተኞች ከቤታቸው ወደ ስራ ቦታ የሚንቀሳቀሱት በአውቶቡስ ነው ማለት ነው። በጣም ኢኮኖሚካል ነው። ብዙ ሰዎችን በአንዴ ማንቀሳቀስ ስለሚቻል የግል መኪኖችን ከመጠቀም አውቶቡስ ብዙ ሰዎችን በጋራ ስለሚ ስለሚያጓጉዝ? ምን ጥቅም አለው አንደኛ የቦታ ጥቅም አለው። መንገድ ላይ ኮንቴንሽን ወይም ደግሞ የመንገድ መጨናነቅ ሊኖር ይችላል ይሄን ያስወግድልናል። እ በትንሽ ሀይል ደግሞ በትንሽ የሰው ሀይል በትንሽ የነዳች ሀይል ብዙ ሰዎችን ከቦታ ቦታ ማንቀሳቀስ ስለሚቻል አውቶቡስ በጣም ወሳኝ የሆነ መሰረታዊ የትራንስፖርት አይነት ነው ማለት ነው። በኢትዮጵያ

ነገ ማለት እንግዲህ እለት ነው ቀን ነው። ዛሬ ይባላል ነገ ይባላል ከነገ በኋላ በስቲያ ይባላል ከትላንት በስቲያ ይባላል ማለት ነው። ስለዚህ ነገ ማለት የዛሬ ቀን አለ ከዛሬ ቀን ቀጥሎ የሚመጣ ቀን ነው ማለት ነው። ስለዚህ ነገሮችን ስራ ለመስራት እቅድ እናወጣለን ስለዚህ ነገ እንሰራዋለን። ነገ እመጣለሁ ነገ ወደ ትምህርት ቤት እሄዳለሁ ነገ ወደ ስራ ቦታ እሄዳለሁ ነገ ወደ ቤተሰቦቼ ነገ ለባዓል እሄዳለሁ ይባላል ማለት ነው። ስለዚህ ነገ ማለት ከዛሬ ቀን ቀጥሎ የሚመጣ ቀን እለት ነው ማለት ነው። ስለዚህ ሰዎች ብዙ ጊዜ ነገ የሚሰሩትን ስራ ያቅዳሉ። ያን ያቀዱትን ስራ ለመስራት ደግሞ ከዛሬው ዝግጅት ያደርጋሉ ማለት ነው። ስለዚህ ነገ የሚለው ቃል እለትን የሚገልጥ ነው ታይሙን በትክክል ባይገልጥም ነገር ሙሉ ሃያ አራት ሰአቱን የሚገልጽ ስለሆነ። ብዙ ጊዜ ሰዎች ነገ እመጣለሁ ነገ እንደዚህ አደርጋለሁ ነገ ይሄን ስራ እሰራለሁ። ነገ ወደ ገበያ እሄዳለሁ ወደ ሱቅ እሄዳለሁ ነገ የገበያ ቀን ነው። ነገ የእረፍት ቀን ነው ነገ የበአል ቀን ነው። እየተባለ ሰዎች ነገን በዚህ መልኩ ይገልጹታል ማለት ነው

ሪፖርት ማለት እንግዲህ አንድ ሰው የሰራውን ስራ ለሚ ለሚፈልገው ሰው ሪፖርት ያቀርባል። ስለዚህ ይሄ ሪፖርት ደግሞ በቃል ሊሆን ይችላል በጽሁፍ ሊሆን ይችላል ማነው። ስለዚህ ብዙ ጊዜ የሰራውን ስራ በምን መልክ ያቀርባል ሰው በጽሁፍ መልክ ነው የሚያቀርበው። ስለዚህ ያንን ሪፖርት የተለያዩ ሪፖርቶችን የተለያዩ የሰራቸውን ስራዎች በሪፖርት መልክ ይሄን ይሄን ሰርቻለሁ ይሄን ይሄን አድርጌያለሁ ይሄን ይሄን እንደዚህ አድርጌያለሁ ብሎ ሪፖርት ለሚፈለገው ሰው ያቀርባል ወይም ደግሞ እቅድ በሚያቅድበት ጊዜ ሪፖርት ያወጣል ማለት ነው። ለህብረተሰቡ ያሳውቃል። ለወደፊት ይሄን ይሄን እሰራለሁ ትምህርት ቤት አስገነባለሁ ትምህርት ቤት እጀምራለሁ ወይም ደግሞ በሚቀጥለው አመት አዲስ ስራ እሰራለሁ ብሎ ያንን የሚሰራውን ስራ እቅዱን በሪፖርት መልክ ያቀርባል ማለት ነው። ወይም ደግሞ በቃል ለምሳሌ የሆነ ሰው የሆነን ስራን እንዲሰራ የሆነ ቦታ ቢለቅ ከዛ ከሄደበት ቦታ ላይ ያጋጠመውን ችግር የሰራውን ስራ በሙሉ በቃል ለዛ ሰው ያስረዳል ማለት ነው። ቃል በቃል ያየውን የሰማውን የሰራውን ስራ። ስለዚህ ሪፖርት ማለት በጣም ወሳኝ የሆነ ነገር ለስራዎች ምን ያህል ስራ እንደተሰራ የሚገመገምበት ሁኔታ ስለሆነም በጣም አስፈላጊ ነው ማለት ነው።

ብርቱካን እንግዲህ ለሰው ልጅ በጣም ጠቃሚ ከሆኑት የፍራፍሬ አይነቶች የሚመደብ ነው። በጣም በሽታን የሚከላከል ከጉንፋን ከተለያዩ የሆድ ባክቴሪያዎች ሊከላከልልን የሚችል ጣፋጭ የሆነ ምግብ ነው። ብዙ ጊዜ ጠዋት ለህፃናት የሚሰጥ የሚያገለግል። ትልቅ ቆችም የሚጠቀሙበት ከተለያዩ በሽታዎች ልንፈውስበት የምንችል ልንከላከልበት የምንችል የፍራፍሬ አይነት ስለሆነ በህብረተሰቡ ዘንድ ብርቱካን በጣም ተወዳጅ የሆነ የምንገባ አይነት ነው ማለት ነው። ስለዚህ ብርቱካን ብዙን ጊዜ ከእለት ተእለት ኑሯችን ለምግባችን ውስጥ ሊካተት የሚገባው የምግብ አይነት ነው። በአሁኑ ሰዓት ግን በጣም እየተወደደ ስለሆነ ትንሽ አቅሮቦቱም ቅንስ እያለ ስለሆነ ለማግኘት አስቸጋሪ እየሆነ የመጣበት ሁኔታ አለ። ሆኖም ግን ከሚሰጠው ጥቅም አንፃር ህብረተሰቡ ብዙ ጊዜ ይህንን የፍራፍሬ አይነት ለመጠቀም ፍላጎት አለው ማለት ነው። ስለዚህ በሽታዎች ለመከላከል ጤንነታችንን ለመጠበቅ ብርቱካን በጣም ወሳኝ የሆነ የምግብ አይነት ነው ማለት ነው

ባንክ ማለት እንግዲህ ባንክ ገንዘብን ለማስቀመጥ በዋናነት የምንጠቀምበት ተቋም ነው። ስለዚህ ባንክ ላይ ሄደን ገንዘባችንን እናስቀምጣለን ወይም ደግሞ ብድር እንበደርበታለን ማለት ነው። የተለያዩ ብድሮችን የተለያዩ ስራዎችን ለመስራት። ሰዎች ብድር ይወስዳሉ ስለዚህ ይህንን ብድር እየሰሩ በየወሩ ሊሆን ይችላል በየአመት የተወሰነ ወለድ በመክፈል ብድር የሚያገኙበት ተቋም ነው ማለት ነው። ስለዚህ ብዙ ጊዜ ግን አብዛኛውን ሰዎች የሚጠቀሙት ሰዎች ገንዘባቸውን ባንክ ወስደው ያስቀምጣሉ በሚፈልጉበት ሰዓት ደግሞ እያወጡ ይጠቀሙበታል ማለት ነው። ስለዚህ የተጠራቀመ ገንዘብ ባንኮች ምን? ያደርጋሉ ለሌላው ህብረተሰብ በማበደር የተለያዩ የልማት ስራዎች እንዲሰሩ የሚያደርጉበት መንገድ አለ ማለት ነው። ሰዎችም ቤት ለመስራት መንገድም ለመገንባት። መኪና ለመግዛት ልብስ ለመግዛት ወይም ደግሞ የተለያዩ ወጪዎችን በሚያስፈልጋቸው ሰዓት ለማድረግ። ምን? ያደርግ ምን? ምን ይወስዳሉ ብድር ከባንክ ይወስዳሉ ማለት ነው። ስለዚህ ብድር ባንክ ለአንድ ህብረተሰብ ለአንድ ሀገር እድገት በጣም ወሳኝ የሆነ ተቋም ነው ማለት ነው። በአሁኑ ሰዓት በኢትዮጵያ የተለያዩ የባንክ አይነቶች አሉ የግል ባንኮች አሉ። የመንግስት ባንኮች አሉ የልማት ባንኮች አሉ ማለት ነው። ስለዚህ ህብረተሰቡ በሚፈልገው ባንክ ሄዶ የገንዘቡን መቆጠብ ይችላል መበደር ይችላል ማለት ነው። ስለዚህ ባንክ በጣም ወሳኝ የሆነ ገንዘብን በተለይ ለማስቀመጥ ከሌባ ከዘራፊዎች ለመጠበቅ የሚያስችል የተቋሙን ማለት ነው

ሀላፊ ማለት እንግዲህ አንድን ስራ ለመስራት የዚያ ስራ ሀላፊ ይኖረዋል ወይም ደግሞ የተለያዩ ሰራተኞች በአንድ ተቋም ውስጥ በሚኖርበት ጊዜ እነዚህን ሰራተኞች ማኔጅ የሚያደርግ ሀላፊ ያስፈልጋል ማለት ነው። ለምሳሌ አንድ ድርጅት በሚኖርበት ጊዜ የዚያ ድርጅት ሀላፊ ይኖረዋል ባለቤት ይኖረዋል ማለት ነው። ስለዚህ ሀላፊ ማለት አንድን ድርጅት አንድን ተቋም ወይም ደግሞ አንድን የስራ ሂደት በበላይነት የሚመራ ሰዎችን የስራ ስምሪት የሚሰጥ ደሞዝ የሚከፍል የተለያዩ ስራዎች እንዲሰሩ የሚያደርግ ሰው ነው ማለት ነው ሀላፊ የምንጠራው ማለት ነው። ስለዚህ ሀላፊነቱን ማን ይወስዳል ይባላል ብዙ ጊዜ የሆነ ስራ በሚሰራበት ጊዜ ስለዚህ ይህንን ሀላፊነት ሀላፊ የሚባለው ሰው ነው ማለት ነው የሚወስደው። ሰራተኞች ለሚሰሩት ስራ ለሚያከናውኑት የተለያዩ ድርጊቶች ሀላፊነቱን የሚወስደው ሀላፊ ነው ማለት ነው። ምክንያቱም ሀላፊው ፈቅዶላቸው ነው ያንን ስራ ሊሰሩት የሚችሉት ይሄንን አድርጉ ይሄን አድርጉ ይህን አታድርጉ ይላችኋል። ስለዚህ ሰራተኞች ከእሱ በታች ያሉት እንትኖች ምን ያደርጋሉ? እሱ የሚላቸውን ስራ ያከናውናሉ ማለት ነው። ስለዚህ ሀላፊ ስራው በትክክል መሰራቱን የሚቆጣጠር የሚከታተል ሰራተኞች ከስራ እንዳይቀሩ ከስራ በሚቀሩበት ጊዜ ማስፈላጊውን እርምጃ የሚወስድ ሰው ስለሆነ። ለአንድ ተቋም በጣም አስፈላጊ የሆነ የሆነው ሰው ሀላፊ ነው ማለት ነው።

ገባኝ ይላል እንግዲህ ገባኝ ማለት አንድን ስራ ለመስራት አንድ የተጠየቅነው እንድንሰራ የተፈለገው ስራ ሊኖር ይችላል። ስለዚህ ያንን ስራ ለመስራት ምንድን እንደምንሰራ መጀመሪያ የተለያዩ ጥያቄዎችን እናቀርባለን። ያ ሰው የሚያሰራው ሰው ለነዚያ ጥያቄዎቻችን ተገቢውን ምላሽ ይሰጠናል ያስረዳናል ማለት ነው። ስለዚህ እኛ እንዴት እንደምንሰራ ያንን ስራ እንዴት እንደምንሰራ ካወቅን ገብቶናል ገባኝ እንላለን ማለት ነው። ለምሳሌ ትምህርት በሚማሩበት በሚማሩበት ጊዜ ክላስ ውስጥ ተማ መምህሩ ተማሪዎችን ያስተምራል የተለያዩ በተለያዩ ሜትዶች የሚፈልገውን ትምህርት ከሰጠ በኋላ ገብቶችኋል ወይስ አልገባችሁም ብሎ ይጠይቃል ማለት ነው? ስለዚህ ተማረው ከገባው ገባኝ ይላል ማለት ነው። ስለዚህ ያንን ስራ ለመስራት ያንን የተፈለገውን ነገር ይዟል አውቋል ለመስራት ዝግጁ ነው ማለት ነው። ስለዚህ ገባኝ የሚለው በተለያየ መንገድ ሊገለጥ ይችላል ግን በተወሰነ መልኩ በዚህ መልኩ ስራዎችን ለመስራት ነገሮችን ለመስራት ግልጽ ሆኖልኛል ገብቶኛል እንላለን ማለት ነው

ማን እንግዲህ ማን ይባላል የሆነን ስራ ለመስራት ሀላፊነቱን የወሰደው ማን ነው ማን ማለት ሰውን ነው የሚገልጥ የትኛው ሰው የትኛው ሰው ስራውን ይሰራዋል? የትኛው ሰው ሀላፊነቱን ይወስዳል? የሚለው ለመመለስ የምንጠቀምበት ነው ስለዚህ ማን ማለት እንግዲህ የትኛው ሰውዬ የትኛው አካል ማነው ስራውን የምሰራው ማን ነው የሚባል እንግዲህ ማን ማለት የተለያዩ በተለያዩ ቦታዎች በመግባት የተለያዩ ትርጉሞችን ሊሰጥን ይችላል ማለት ነው። ስለዚህ ማነው ስምህ ይበላል ማነው ስራውን የሚሰራው ማነው የላከልኝ ማነው እንደዚህ ያደረገኝ ይባላል ማነው ስለዚህ ማን የሚለው የተለያዩ ሰዎችን የሚገልጽ የትኛው ሰው እንደሆነ የሚገልጽልን ነው ማለት ነው

ሙዝ ለሰው ልጅ በጣም አስፈላጊ የሆነ ምግብ ነው የፍራፍሬ አይነት ነው ማለት ነው። ስለዚህ ሙዝ በሽታ በአብዛኛው ሀይልና ሙቀቅ የሚሰጥ ኢነርጂ እንድናገኝ የሚጠቅመን የምግብ አይነት ነው ማለት ነው። ስለዚህ ሙግ ሙዝ የራሱ የሆነ የአመራረት ዘይ ዘይቤ አለው የተለያዩ የሙዝ አይነቶች አሉ። ስለዚህ እነዚህ የሙዝ አይነቶች ለሰው ልጅ በጣም ጠቃሚ ወሳኝ የሆኑ ነገሮችን ንጥረ ነገሮችን የያዙ በመሆናቸው በጣም በእለት ተእለት የምግብ አቅርቦታችን ውስጥ የምንጠቀምባቸው የምንችላቸው ናቸው ማለት ነው። ስለዚህ ሙዝ ለህፃናት ለአዋቂዎች ለሽማግሌዎች በጣም ቢመገቡት በቀን አንድ ሙዝ ለምሳሌ ቢመገቡ የተሻለ ብርታትን ጥንካሬም ያገኙበታል ማለት ነው። ስለዚህ ሙዝ በጣም በሀገራችንም በስፋት እየተመረተ የሚገኝ የፍራፍሬ አይነት ነው። ስለዚህም ይህንን ሙዝ ደግሞ ከቦታ ቦታ በማንቀሳቀስ ሰዎች በሚፈልጉት መንገድ አንደኛ ለገቢ ምንጭነት ይጠቀሙበታል ሁለተኛ ለምግብነት ይጠቀሙበታል ማለት ነው። ስለዚህ ሙዝ በጣም አስፈላጊ የሆነ ምግብ ነው ማለት ነው

አፍንጫ አንዱ የሰውነታችን ክፍል ነው። እንግዲህ አፍንጫ አምስቱ አባላተ ስሜቶች ከሚባሉት ውስጥ አንዱና ዋናኛው ነው። ለማሽተት የምንጠቀምበት ነው ማለት ነው። ስለዚህ አምስቱ አባላተ ስሜቶች የሚባሉት አይን ጆሮ፣ ምላስ፣ እጅ ናቸው ማለት ነው። ስለዚህ እነዚህ አምስቱ አባላተ ስሜቶች ለሰው ልጅ አንድ ሰው ስራዎችን ለመስራት ከቦታ ቦታ ተንቀሳቅሶ ለመስራት የሚያግዙ ናቸው ማለት ነው። ስለዚህ አፍንጫ ማለት ደግሞ ሰውነታችን የሚጠቀምበትን ኦክስጅን የምንስብበት ለማሽተት መጥፎ ጠረን አለ ጥሩ ጠረን አለ። ጠረኖችን የምንለይበት የአካላችን ክፍል ነው ማለት ነው ስለዚህ በአፍንጫችን አማካኝነት የሚብ ይህ ነገር ይበላል ይሄ ነገር አይበላም፤ በአፍንጫችን አሽትተን ይሄ ነገር ጥሩ ነው አይደለም መጥፎ ነው ወይስ ቆንጆ ነው ለሰውነታችን ይመቻል ወይስ አይመችም የሚለውን የምንለይበት ከዚህ በተጨማሪ ደግሞ ንጹህ ኦክስጅን ተፈጥሮአዊ ኦክስጅን ለሰውነታችን በጣም አስፈላጊውን አስፈላጊ የሆነውን ኦክስጅን የምንስብበት ወደ ሰውነታችን የምናስገባበት የሰውነታችን ክፍል ስለሆነ በጣም ወሳኝ ነው ማለት ነው። ስለዚህ አፍንጫችን ለተወሰነ ጊዜም ቢሆን ባይሰራና አየር ወደ ውስጥ እና ወደ ውጭ የማይገባ ከሆነ እኛን ለሞት ልንዳረግ እንችላለን ማነው። ለተወሰነ ሰከንድም ያህል ላንቆይ እንችላለን ማለት ነው ስለዚህ አፍንጫችን አየር ለማስወጣት ለማስገባት መጥፎ እና ጥሩ ሽታውን ለመለየት አካባቢያችንን ለመቃኘት የምንጠቀምበት ስለሆነ በጣም ወሳኝ የሆነው የሰውነታችን ክፍል ነው ማለት ነው።

ሆስፒታል እንግዲህ ሰዎች ጤናቸው በሚታወክበት ሰዓት ሄደው የሚታከሙበት ቦታ ነው ማለት ነው። ስለዚህ ሆስፒታል ላይ የተለያዩ ነርሶች አሉ የጤና ባለሙያዎች ዶክተሮች አሉ። ስለዚህ እነዚህ ዶክተሮች የሰውን ልጅ ጤናው በሚታወክበት ሰዓት በሽታ በሚይዝበት ሰዓት መርምረው የሚያክሙበት ቦታ ነው ማለት ነው። ስለዚህ እዚያ ቦታ ላይ የተለያዩ የህክምና መስጫ መሳሪያዎች ቁሳቁሶች አሉ። ስለዚህ እነዚያን በመጠቀም ላብራቶሪዎች አሉ የደም ላብራቶሪያል የተለያዩ ላብራቶሪዎች አሉ። ስለዚህ የሰገራ ያክታ የተለያዩ አሉ ስለዚህ እነዚህን ተጠቅሞ ዶክተሮች በሽታው ይህ ነው ብለው ለዛ በሽታ ደግሞ መፍትሄው ምንድነው? የተለያዩ የህክምና የመድሃኒት አይነቶች አሉ። ስለዚህ ያንን መድሃኒት በመስጠት የሰው ልጅ ህይወቱን እንዲቆይ ጤናማ እንዲሆን የሚያደርግበት ቦታ ነው ማለት ነው። ስለዚህ ሆስፒታል አንድ የታወቀ የታወቀን ህብረተሰብ ጤናውን እንዲያገኝ የሚደረግበት ቦታ ስለሆነ በጣም ወሳኝ የሆነ ቦታ ነው ማለት ነው።

ሰራተኛ ማለት እንግዲህ ሰራተኛ ስራዎችን ሊሰራ የሚችል ሰው ነው ማለት ነው። ስለዚህ ሰራተኛ ሲባል የጉልበት ሰራተኛ አለ። ሌላ ደግሞ የመምህር ሰራተኛ። የጥበቃ ሰራተኛ። የተለያዩ የሰራተኛ አይነቶች አሉ የቤት ሰራተኛ አለ። ስለዚህ ሰራተኛ ሲባል። ነገሮችን አከናውኖ በጉልበቱ ሊሆን ይችላል በአእምሮ ሊሆን ይችላል። ከቦታ ቦታ ተንቀሳቅሶ ስራዎችን ለሰው ልጅ የሚያስፈልጉ ስራዎችን የሚሰራ ማለት ነው። ለምሳሌ የቀን ሰራተኛ በምናይበት ጊዜ ግንበኞች አሉ። ስለዚህ እነዚህ ግንበኞች የግንባታ ስራ በሚያከናውኑበት ሰዓት። የቀን ሰራተኞች ደግሞ ወይን የጉልበት ሰራተኛ የሚባሉት ደግሞ። ማቴሪያሎችን በማቅረብ ለምሳሌ ሲሚንቶ ድንጋይ ውሃ በማቅረብ። ግንበኛውን ለሚሰራው ስራ ነገሮችን የሚያመቻቹ ናቸው ማለት ነው። ስለዚህ ሰራተኛ የመንግስት ሰራተኛ ሊሆን ይችላል የግል ሰራተኛ ሊሆን ይችላል። የተለያዩ ሰራተኞች ሊኖሩ ይችላሉ ማነው? ስለዚህ ሰራተኞች በጉልበታቸው በእውቀታቸው በሀሳባቸው ስራዎችን እንዲሰራ የሚያደርጉ የሚያገለግሉ ህብረተሰቡን የሚጠቅሙ። በጣም ወሳኝ የሆኑ የህብረተሰብ ክፍሎች ናቸው ማለት ነው

ሰባት እንግዲህ ሰባት ቁጥር ናት። አንድ ሁለት ሶስት አራት አምስት ስድስት ሰባት ተብሎ ስምንት ዘጠኝ እያለ የሚቆጠር ቁጥር ነው። እንግዲህ ሰባት ማለት እንግዲህ የተለያየ ትርጉም ሊኖራት ይችላል። ግን ሰባት ሰባት ነገሮችን ሰባት ቁሳቁሶችን ልትገልጽ የምትችል። ቁጥር ናት ማለት ነው። ስለዚህ ሰባት ቁጥር ለምሳሌ በሳምንት ሰባት ቀኖች አሉ። እነዚህ ሰባት ቀኖች ሰኞ ማክሰኞ ሮብ ሀሙስ አረብ ቅዳሜ ሁድ ተብሎ በቀናት ይከፋፈላሉ ማለት ነው። ስለዚህ ሰባት የተለያዩ ቁጥሮችን የተለያዩ ቀኖችን የተለያዩ ማቴሪያሎችን የምትወክልልን ቁጥር ናት ማለት ነው። ስለዚህ ብዙ ጊዜ ሰባት ቁጥር ያው በሃይማኖታዊው ሰባት ቁጥር በሰባት ቀን በወር ውስጥ ሰባት ሰላሳ ቀናት አሉ። በሰላሳ ቀናት ውስጥ ሰባተኛው ቀን ስላሴ እግዚአብሔር የሚታሰብበት ቀን ስለሆነ በብዙ መልኩ ሊገለጽ ይችላል። ለምትወደድ ቁጥር ናት ማለት ነው። ስለዚህ ሰባት ነገሮችን ሰባት ነገሮችን ልትገልጽልን የምትችል ቁጥር ናት ማለት ነው።

ደረሰኝ ማለት እንግዲህ አንድን እቃ በምንገዛበት ጊዜ ለዛ ለገዛነው እቃ ዋስትና የሚሰጠን ነው ማለት ነው የሚሰጠን የጽሁፍ ማስረጃ ነው ማለት ነው። ለምሳሌ እኔ ቴሌቪዥን ብገዛ ወይም ደግሞ ሌላ ሬድዮ ደረሰኝ። ማለት እንግዲህ አንድን እቃ በምንገዛበት ጊዜ ለዛ ለገዛነው እቃ ዋስትና የሚሰጠን ነው ማለት ነው የሚሰጠን የጽሁፍ ማስረጃ ነው ማለት ነው። ለምሳሌ እኔ ቴሌቪዥን ብገዛ ወይም ደግሞ ሌላ ሬድዮ ስንት ብር ከፍዬ እንደገዛሁትኝ መቼ እንደገዛሁት የሚገልጽ እና የእቃውን አይነት የሚገልጽ የጽሁፍ ማስረጃ ነው። ማነው ስለዚህ ማንም ሰው መጥቶ ይሄ እቃ የኔ ነው ቢለኝ የደረሰው የገዛሁበት ደረሰኝ ይኸው በዚህን ቀን ከዚህን ቦታ ከዚህን ድርጅት የገዛሁት ይሂን ብር ከፍዬ የገዛሁት ስለሆነ የራሴን ንብረት ነው ለማለት የግድ ደረሰኝ ያስፈልጋል ማለት ነው። ከዚህ በተጨማሪ ደግሞ በነጋዴው ንግድ በሚነግዱበት ሰዓት ደረሰኝ ለህብረተሰቡ ይሰጣሉ። ይህንን ደረሰኝ ልክ ለውብረተሰቡ ሰጥተው ምን ያህል እቃ እንደሸጡ ምን ያህል ትርፍ እንዳተረፉ። መንግስት በዚህ ደረሰኝ አማካኝነት ግብር ይጥልባቸዋል ማለት ነው። ስለዚህ ግብር ሲጠይቅ መንግስት መሰረት የሚያደርገው ምኑን ነው ደረሰኝን ነው? የሸጡበትን ደረሰኝ በምን ያህል ብር ገዙት በምን ያህል ብር ሸጡ ስለዚህ ትርፍ ስንት አከፋ አተረፉ። ከዚህ ትርፍ ውስጥ ደግሞ መንግስት የራሱን ድርሻ ግብር ይጥልባቸዋል ማለት ነው። ስለዚህ ደረሰኝ ለነጋዴ ለማህበረሰቡ በጣም ወሳኝ የሆነ ማስረጃ ነው ማለት ነው

ጥሩ ይላል እንግዲህ ጥሩ ማለት አንድ ነገር የተሰራው ስራ የተከናወነው ክንውን በጥሩ ሁኔታ ላይ ነው ያመጣው ውጤት የተሻለ ነው መጥፎ አይደለም ለማለት ጥሩ ይባላል ማለት ነው። ስለዚህ ጥሩ ማለት መጥፎ አይደለም። የተወሰኑ መሻሻሎች ቢጠበቅባቸውም ግን ለውጦች አሉ ለመጥፎ የሚሰጥ አይደለም የሚለውን ለመግለጽ ነው። ለምሳሌ አንድ ተማሪ ሲ ቢያመታ ይሄ ሲ ጥሩ ጥሩ ነው ይባላል ጥሩ ማለት አልወደቀም ማለፊያውን አመጥቷል። ግን የተወሰኑ መሻሻሎች በጣም ጥሩ መሆን አለበት ኤክሰለንት መሆን ነበረበት። የተወሰኑ መሻሻሎች አሉ ግን ጥሩ ነው ለክፉ የሚሰጥ አይደለም የሚለውን ለመግለጥ የተቀመጠ ነው ማለት ነው። ጥሩ ብዙ ጊዜ በአማርኛ የሰው ስምም ሊሆን ይችላል ጥሩ የሚባል የተለያዩ የሰው ስሞች አሉ ለምሳሌ ጥሩ ወርቅ ጥሩ አለም ጥሩ አይነት እንደዚህ አይነት ስሞች አሉ ማለት ነው። ስለዚህ የአንድ ሰው መለያ መለያ ስም ሊሆንም ይችላል ማለት ነው። ስለዚህ ጥሩ የሚለው

ይላል እንግዲህ ተራብኩኝ ማለት የምግብ እጥረት መኖሩን ነው የሚያመለክተው ማለት ነው። አንድ ሰው በቂ የሆነ ምሳ እራት ቁርስ ማያገኝ ከሆነ ተራብኩኝ ይላል ማለትነው። ስለዚህ አንድ ሰው ለመኖር የሰው ልጅ ለመኖር መሰረታዊ ከሚባሉት ነገሮች ውስጥ አንዱ ምግብ ነው ማለት ነው። ስለዚህ አንድ ሰው በደንብ በስርዓት ቁርሱን ካልበላ ምሳውን ካልበላ እራቱን ካልበላ ስራዎቹን በስርዓት ማከናወን አይችልም ማለት ነው። የእለት ተእለት ኑሮውንም በስርዓት እንትን ማለት አይችልም መግፋት አይችልም ማለት ነው። ስለዚህ ተራብኩኝ ይላል ማለት ነው። ስለዚህ የሚበላው ሲያጣ ሚጠጣው ሲያጣ ተራብኩኝ ምግብ ያስፈልገኛል። ለመንግስት ሊሆን ይችላል ለሚፈልገው አካል ሊያቀርብ ይችላል ማነው? ስለዚህ አቤቱታ ለምሳሌ አንድ የዩኒቨርሲቲ ተማሪ ከቤተሰቦቹ ወጥቶ ወደ ዩኒቨርሲቲ ሄዶ ነው የሚቀላቀለው። ምግብ የሚያገኘው ዩኒቨርሲቲ ውስጥ ነው እና ዩኒቨርሲቲ ውስጥ የሚሰጠው ምግብ በቂ ካልሆነ ተራብኩኝ ብሎ ለቤተሰቦቹ ሊደውል ይችላል። ስለዚህ ቤተሰቦቹ ደግሞ ተጨማሪ ምግብ እንዲያገኝ ገንዘብ ይልኩለታል። ስለዚህ ከዛ ከሚመገበው ምግብ በተጨማሪ ዳቦ ሊሆን ይችላል የተለያዩ ምግቦችን ገዝቶ መጠቀም ይችላል ማለት ነው።

ፖሊስ ደውል ማለት እንግዲህ ፖሊስ ያው የጸጥታ አስከባሪ አካል ነው የመንግስት አካል ነው። ስለዚህ አንድ ሰው ወይም አንድ ቤተሰብ አንድ አካል የሆነ ድርጅት የሆነ ችግር በሚመጣበት ጊዜ ሌባ ሊሆን ይችላል። ወንጀሎች በሚፈጠሩበት ሰዓት ቤት ሊቃጠል ይችላል ንብረት ሊጠፋ ይችላል ስለዚህ በዚህ ጊዜ። ህብረተሰቡ ፖሊስ ደውል ለፖሊስ ደውል ይባላል ማለት ነው። ስለዚህ ፖሊስ ተደውሎለት ከመጣ በኋላ የተለያዩ ስራዎችን ያከናውናል። ስለዚህ ከነዚያ ውስጥ ምንድነው ወንጀለኛ የፖሊስ ዋና ተግባሩ? ወንጀልን መከላከል ነው ወንጀል በሚፈጸም ሰዓት ደግሞ ወንጀልን ወንጀለኛን ተከታትሎ ለፍርድ ማቅረብ ነው ማለት ነው። ስለዚህ ሰዎች ችግር በሚደርስባቸው ሰዓት ከሰው ጋር በሚጣሉበት ሰዓት ንብረታቸው ሲዘረፍ ወይም ሌላ የተለያዩ አደጋዎች በሚደርሱበት ሰዓት ለፖሊስ ይደወላል ማለት ነው። ስለዚህ ፖሊስ በሚፈለገው ፍጥነት መርጃዎችን ሳብስቦ የተፈጠረው ጉዳይ ምንድነው የሚለውን ካጣራ በኋላ የሚመለከተውን አካል ወደ ፍርድ ቤት ይወስዳል ማለት ነው። ስለዚህ ፍርድ ቤት ደግሞ አስፈላጊውን ቅጣት ለወንጀለኛው ወንጀሉን በትክክል ሰርቶ ከሆነ አስፈላግውን ቅጣት ይሰጣል ማለት ነው።

ሻይ እንግዲህ ትኩስ የሆነ መጠጥ ነው ሰዎች ብዙ ጊዜ ቤታቸው ውስጥ የሚዘጋጅ ሻይ አለ ቡና አለ ስለዚህ ሻይ የሻይ ቅጠል የሚባል ማቴሪያል አለ። እና ስኳር ከፈለ ውሃ ጋር በመቀላቀል የሚዘጋጅ የመጠጥ አይነት ነው ብዙ ጊዜ ከቁርስ በኋላ ከምሳ በኋላ ወይም ከራት በኋላ ሰዎች ሻይ ይጠጠሉ ማለት ነው። ቅዝቃ ሰውነታቸውን በሚቀዛቅዛቸው ሰዓትም ሻይ በማንኛውም ሰዓት ተፈልቶ ሊጠጣ የሚችል ድካማቸውን ሊያሳርፍ የሚችል ዘና ሊያደርግ የሚችል የመጠጥ አይነት ነው ማለት ነው። ስለዚህ ሻይ ከተለያዩ ነገሮች ሊሰራ ይችላል የተለያዩ ሻይ አይነቶች አሉ። ከእነዚህ ውስጥ አንደኛው ኖርማል ሻይ የሚባል አለ ከሻይ ቅጠልና ከዝንጅብል የሚሰራ ሻይ አለ ጉንፋን ብዙ ጊዜ ጉንፋንን ለመከላከል የምንጠቀምበት የሻይ አይነት ነው። ለውዝ ሻይ አለ ይህም የተለያዩ ንጥረ ነገሮችን የያዘ ከለውዝ ዱቄት የሚሰራ የሻይ አይነት ነው። ብርቱካን ሻይ የሚባል አለ የተለያዩ የሻይ አይነቶች አሉ ማለት ነው። በአጠቃላይ ስለዚህ ሰዎች እንደሚፈልጉት አይነት የሻይ አይነት ይጠቀማሉ እና የሚወዱትን አይነት ሻይ አይነት ማለት ነው። ስለዚህ ሻይ ከምግብ በኋላ ከቁርስ በኋላ ወይም ደግሞ ከቁርስ ጋር አብሮ የሚወሰድ ትኩስ የሆነ የመጠጥ አይነት ማለት ነው

ድረገፅ እንግዲህ የተለያዩ መረጃዎችን ልናገኝበት የምንችል። ቦታ ነው ማለት ነው ለምሳሌ የፌስቡክ ድረ ገጽ አለ የቴሌግራም ድረ ገጽ አለ የዩቲዩብ ድረ ገጽ አለ። ስለዚህ ድረ ገጽ ሲባል አንድ ድርጅት አንድ ካምፓኒ ወይም ደግሞ አንድ ማህበራዊ ሚዲያ የራሱ የሆነ መረጃዎችን የሚያስተላልፍበት ቦታ ነው ማለት ነው። ስለዚህ ያንን ቦታ ድረገፅ ብለን እናየዋለን ማለት ነው። ስለዚህ ከየትኛው ድረገጽ ያገኘው ከፌስቡክ ነው ከዩቲዩብ ነው ከጎግል ነው ከየትኛው ነው የሚለውን የምንለይበት ነው። ስለዚህ መረጃዎችን ለመሰብሰብ ሰርች ለማድረግ ድረ ገጾችን እንጠቀማለን። ማነው ስለዚህ እነዚህ ድረ ገጾች ለሰው ልጅ በጣም ወሳኝ መሆኑን መረጃዎችን የምናገኝበት እንደአስፈላጊነቱ እንደየስራው አይነት ድረ ገጾችን ተጠቅመን ስራዎችን ልንሰራ እንችላለን። መረጃዎችን ልናገኝ እንችላለን። የተለያዩ የተሰሩ ስራዎችን እዚያ ቀን እንደ መረጃነት ወስደን እኛም ስራችንን በአግባቡ እንድናከናውን ይረዱናል ማለት ነው

አንድ እንግዲህ የቁጥር መጀመሪያ ናት። አንድ ማለት ቁጥሮችን ለመቁጠር ነገሮችን ለመለየት ስንፈልግ ከአንድ እንጀምራለን ማለት ነው። ስለዚህ ስራም ሲሰራ አንድ ተብሎ ነው። አንድ እንግዲህ የቁጥር መጀመሪያ ናት። አንድ ማለት ቁጥሮችን ለመቁጠር ነገሮችን ለመለየት ስንፈልግ ከአንድ እንጀምራለን ማለት ነው። ስለዚህ ስራም ሲሰራ አንድ ተብሎ ነው። አመት በእድሜ ሊቆጣ ይችላል አንድ ቀን ሁለት ቀን እየተባለም ሊጠራ ይችላል። ስለዚህ አንድ ማለት የመጀመሪያው አንድን ስራ ለመስራት የመጀመሪያው ቀን አንድን ክንውን ለማከናወን የመጀመሪያው ቀን የመጀመሪያው አመት የመጀመሪያው ሰሚስተር ማለት ነው ስለዚህ አንድ ማለት ሁሉን ነገር ከመጀመራችን በፊት ሀ ብለን የምንጀምርበት ቁጥር ስለሆነች አንድ ቁጥር በጣም ወሳኝ መሰረታዊ ቁጥር ናት ማለት ነው።

እንግሊዘኛ ትችላለህ አዎ እንግሊዘኛ እችላለሁ እሞክራለሁ ያው ሙሉ ፐርፌክት ባልሆንም እንግሊዘኛ የኔ ሁለተኛ ቋንቋዬ ነው ብዬ ነው የምወስደው። ምክንያቱም ትምህርት ስማር ከአንደኛ ክፍል ጀመረ እንግሊዘኛን። እየተማሩኝ እስከ ዩኒቨርሲቲ አሁንም ስራ በምሰራበት ሰዓት። እንግሊዘኛ ዋና የመግቢያ ቋንቋ ከተማሪዎቼ ጋር እውቀት የማስተላልፍበት። አንዱ የቋንቋ አይነት ስለሆነ የምወደው ነው ማለት ነው። ስለዚህ እንግሊዘኛ እችላለሁ መናገር ማውራት እችላለሁ ማለት ነው። ስለዚህ እንግሊዘኛ ትችላለህ ሲባል አንድ ሰው ያንን ቋንቋ መጻፍ ይችላል መናገር ይችላል ከሰዎች ጋር መግባባት ይችላል የሚለውን ለመግለጥ የምንጠቀምበት ስለሆነ እንግሊዘኛ ትችላለህ ብለን እንጠይቃለን ማለት ነው። ለምሳሌ ከውጭ ሀገር ዜጎች ጋር ከፈርንጆች ጋር ለመገናኘት ለመግባባት እንግሊዘኛ አንደኛ አለም አቀፋዊ ቋንቋ ስለሆነ ወሳኝ ነው። ስለዚህ ያ ሰው እንግሊዘኛ ትችላለህ ተብሎ ይጠየቃል ማለት ነው። ስራ ለምሳሌ ስራ ቅጥር በሚቀጠርበት ሰዓት እንግሊዘኛ መቻል እና አለመቻሉ ይጠየቃል ማለት ነው

ሩቅ ማለት እንግዲህ ርቀትን ነው የሚያመለክተው ርቀት ማለት ርዝመት ሊሆን ይችላል። ወይም ደግሞ ሌሎች የቀናት ርዝመትን ነው ስለዚህ ሩቅ የሚለው ምን ያህል ርዝመት እንዳለው ሚያመለክት ነው? በስፔሲፊክ ይሄን ያህል ኪሎሜትር ይሄን ያህል ሜትር ተብሎ ወይም ደግሞ ይሄን ያህል ቀን ተብሎ አይገለጽም። ግን ሩቅ ማለት ከዛሬ ካለንበት ወደፊት ሊሆን ይችላል። ወደኋላ ያለውን ርቀት የምንገልጽበት ነው ማለት ነው። ስለዚህ ለምሳሌ እኔ ከዚህ ቤቴ ለመድረስ ሩቅ ነው እላለሁ። ስለዚህ ያ ማለት በእግር ተጉዤ መድረስ ስለማልችል ወይ ታክሲ መጠቀም አለብኝ ወይ መኪና ወይ ባስ መጠቀም አለብኝ የሚለውን ለማመላከት እንጠቀምበታለን። ወይም ደግሞ አንድ ስራ የተሰራው ከአንድ አመት በፊት ከሁለት በፊት ከሆነ ያንን ስራ እንዴት እንደሰራኸው ታስታውሳለህ? ተብሎ ሲጠየቅ አይ ጊዜው ሩቅ ስለሆነ ያንን ጊዜ ማስታወስ አልችልም እንላለን ማለት ነው። ስለዚህ ያንን የሰራሁበት ጊዜው በጣም ሩቅ ከመሆኑ የተነሳ ላስታውሰው አልችልም የሚለውን ይገልጻል ማለት ነው። ስለዚህ ሩቅ አሁን ካለንበት ቦታ በጊዜ ሊሆን ይችላል በታይም በቀን ያለውን ርቀት ያሳያል ማለት ነው

አጭበርብር ማለት እንግዲህ ማጭበርበር ያው ሰዎችን ማታለል መዝረፍ መስረቅ ሊሆን ይችላል። አጭበርበር ሲባል በተለያዩ መንገድ ሰዎችን ሊጭበረበሩ ይችላሉ። ገንዘብ በማታለል በመዝረፍ ወይም ደግሞ የተለያዩ ቃላትን በመደረደር በመናገር። ያልሆኑትን እንደዚህ ሆኛለሁ ብሎ ሰዎች ያጭበረብራሉ ስለዚህ አጭበርብር የሚለው ከዚያ የመጣ ነው ማለት ነው። ስለዚህ ለምሳሌ እኔ አንድ ሚስት ለማግባት ብፈልግ በማጭበርበር ምን አደርጋለሁ ቤት አለኝ መኪና አለኝ። የሚለውን የተለያዩ የሽንገላ ቃላቶችን በመጠቀም እሷ እንድታምን አደርጋለሁ ካመነችልኝ በኋላ። ካስገባኋት በኋላ ግን እሷ ያንን መጥታ በምታይበት ጊዜ አጭበርብሮኛል ትላለች ማለት ነው። ስለዚህ ማጭበርበር የማይሆነውን ነገር ይሆናል ብሎ በመናገር በማውራት። በመስራት ሰዎችን ወደ አላስፈላጊ የሆነ ነገር የሚከት በመሆኑ በጣም መወገዝ ያለበት ነገር ነው ማለት ነው

ቀዝቃዛ የሚለው እንግዲህ የሙቀት ተቃራኒ ነው ማለት ነው። ቀዝቃዛ የአየር ንብረት ቀዝቃዛ የሆነ ንፋሻ አለ። ስለዚህ ብዙ ጊዜ ቦታዎች ከፍተኛ ቦታ በሚሆኑበት ሰዓት ቀዝቃዛ የአየር ንብረት ይኖራቸዋል ማለት ነው። ቀዝቃዛ በተለይ በክረምት ወቅት ቀዝቃዛ የሆነ ዝናብ፣ ቀዝቃዛ የሆነ አየር፣ ቀዝቃዛ የሆነ አካባቢ ያለ ማለነው ስለዚህ በክረምት ወቅት ብዙ ጊዜ ገበሬዎች እርሻቸውን ማሳቸውን አርሰው ጎልጉለው አዕዝርትን ይዘራሉ ማለት ነው። በዚህ ቅዝቃዜ ወቅት ተጠቅመው ሰብሎች ያድጋሉ። ለምርትነት ለምግብነትም ይውላሉ ማለት ነው። ስለዚህ ቀዝቃዛ ለሰው ልጅ በጣም ወሳኝ የሆነ ነገር ነው። ለምሳሌ ቀዝቃዛ ውሃ አለ ሰው በሚጠማው ሰዓት ምግብ በልቶ ወይም ደግሞ ከቦታ ቦታ ሙቀት ሲያቃጥለው ቀዝቃዛ ነገር ቢወስድ ለሰውነቱም የተሻለ ጠቀሜታ ይኖረዋል ማለት ነው። ስለዚህ ቀዝቃዛ የሙቀት ተቃራኒ ስለሆነ ለሰው ልጅ በጣም ወሳኝ የሆነ ጠቃሚ የሆነ ነገር ነው ማለት ነው።

ሽያጭ ማለት እንግዲህ ሁለት ነገሮች ይኖራሉ ሻጭና ገዢ ይኖራል ስለዚህ ሽያጭ ይፈጠራል ማለት ነው። ስለዚህ ገዢ በሚኖርበት ሰዓት ሻጩ ይሸጣል ያመረተውን ምርት ወይም ደግሞ ያፈራውን ንብረት ሊሆን ይችላል ማለት ነው። ለምሳሌ አንድ ፋብሪካ አንድ ቢራ ፋብሪካ ያመረተውን ምርት ለሽያጭ ያውላል ማለት ነው። ስለዚህ ለሽያጭ በሚሆንበት ሰዓት የተለያዩ ገዢዎች የተለያዩ ቦታዎች ላይ ያስቀምጣል የተለያዩ የሽያጭ ቦታዎችንም ያዘጋጃል ማለት ነው። በየከተማው በየወረዳው በየዞኑ በየቀበሌው ድረስ በመሄድ ማነው? ስለዚህ ይህንን ሽያጭ ለማከናወን ደግሞ የትራንስፖርት አገልግሎት ይኖራል ከቦታ ቦታ የሚያንቀሳቅስበት የሚያዘዋውርበት የትራንስፖርት አገልግሎት ይኖራል ማለት ነው። ስለዚህ ሽያጭ ሻጭ አለ ገዢ አለ የሚሸጥ ነገር አለ ማለት ነው። ስለዚህ ሻጭና ገዢ በተስማሙበት ዋጋ ያ የሚሸጠው እቃ ይሸጣል ማለት ነው። ለምሳሌ እኔ ልብስ መግዛት ብፈልግ ገበያ ሱቅ ሄጄ ሽያጭ ቦታዎች ላይ ሄጄ እቃዎችን እጠይቃለሁ ማነው ማነው ሻጮችን እጠይቃለሁ ዋጋቸውን እጠይቃለሁ። ስለዚህ ከተስማማን ብሬን ከፍዬ የገዛውትን እቃ ይዤ እመጣለሁ

ሶስት እንግዲህ ሶስት ቁጥር ናት የተለያዩ ነገሮችን የተለያዩ መጠኖችን ለመግለጽ የምንጠቀምባት ቁጥር ናት ማለት ነው እንደማንኛውም ቁጥር ከአንድ ጀምረን አንድ ሁለት ሶስት አለን አራት አምስት ስድስት ሰባት ስምንት ዘጠኝ አስር እያልን እንሄዳለን ማለት ነው። ስለዚህ ሶስት ማለት የቁጥር የመቁጠሪያ ቁጥር ሶስተኛዋ ቁጥር ናት ማለት ነው። ሶስተኛ ደረጃ ላይ የምትገኝ ቁጥር ነት። ስለዚህ ይች ቁጥር ደግሞ የተለያዩ ነገሮችን ሪፕረዘንት ልታደርግልን ወይም ደግሞ ልትወክልልን ትችላለች ለምሳሌ ልጆች ሶስት አመቴ ነው ሊሉ ይችላሉ ሶስት ወሬ ነው ሊሉ ይችላሉ ሶስት ቀኔ ነው ሊሉ ይችላሉ ማለት ነው። ወይም ደግሞ አንድ ሰው ስራ ከሰራ በኋላ የሶስት ቀን ስራ ሰርቻለሁ የሶስት ሰዓት ስራ የሶስት ደቂቃ ስራ ይላል ማለት ነው። ስለዚህ ሶስት ቁጥር በተለያዩ ቦታዎች በመግባት መጠንን የምትገልጽ ናት ማለት ነው። ስለዚህ ሶስት አመት ሶስት ቀን ሶስት ወር ሶስት ሶስት ሰከንድ ሶስት ደቂቃ እያልን የተለያዩ ነገሮችን እንወክላለን ማለት ነው። ስለዚህ ይቺ ሶስት ቁጥር ያው ቁጥር መሃል ላይ የምትገኝ በመጀመሪያ አካባቢ የምትገኝ በተለይ ልጆች እድሜያቸውን ሲያከብሩ የሚጠቀሙባት ናት ማለት ነው

ወር ማለት እንግዲህ ምንድነው ወር አመት በተለያዩ ወሮች ይከፈላል ለምሳሌ በኢትዮጵያ አስራ ሶስት ወሮች አሉ ይባላል። ስለዚህ ወር ሰላሳ ቀናትን ወክሎ የያዘ በአመቱ ሶስት መቶ ስልሳ አምስት ቀናቶች አሉ በእነዚህ ሶስት መቶ ስልሳ አምስት ቀናቶች ውስጥ በሰላሳ ስንከፍለው በሰላሳ ቀን አንድ ወር ይባላል ማለት ነው። ስለዚህ ወር ማለት ሰላሳ ቀንን ወክሎ የተቀመጠ ነው ማለት ነው። ስለዚህ በየወሩ የተለያዩ ስራዎች ይሰራሉ። ለምሳሌ ደሞዝ በየወሩ ነው የሚከፈለው የመንግስት ሰራተኛ ለሰራው ስራ። ገንዘብ ገቢ ይፈልጋል ስለዚህ ያንን ገቢ የሚያገኘው በወር ነው ማለት ነው። በሰላሳ ቀን ውስጥ ይሰራል። የዚያ የሰላሳ ቀኑ ታስቦ በየወሩ ይከፈለዋል ማለት ነው። በየወሩ የሚሰሩ ስራዎች አሉ በየወሩ የሚመጡ አመት ባሎች አሉ የተለያዩ እቅዶች አሉ። በዚህ በዚያ እቅድ ውስጥ በዚያ ወር ውስጥ ስራዎች ይከናወናሉ ማለት ነው

ስድስት እንግዲህ ቁጥር ናት። ከአንድ ጀምረን እየቆጠርን ስንሄድ ስድስትን እናገኛለን። አንድ ሁለት ሶስት አራት አምስት ስድስት እያልን ሰባት ስምንት ዘጠኝ አስር እያልን ስንሄድ የምናገኛት ቁጥር ናት ማለት ነው። ስለዚህ ይቺ ቁጥር ደግሞ ስድስት ቁጥር ከተለያዩ የተለያዩ ሁኔታዎችን መጠኖችን የምትገልጽልን ናት። ስድስት ሰዓ፣ ስድስት ቀን፣ ስድስት ወር፣ ስድስት አመት፣ ስድስት ሰከንድ እያልን ስድስት ወር እያልን የተለያዩ ስድስት ኩንታል ስድስት መኪና፣ ስድስት አውሮፕላን፣ ስድስት ቤት እያልን የተለያዩ ነገሮችን መጠኖችን የምንገልጽበት ናት ማለት ነው። በሌላ በኩል ደግሞ በሃይማኖታዊ በዓል ከሆነ ስድስት በስድስት ቅድስት አርሴማ ወርሃዊ በዓሏ የሚታሰብበት የሚዘከርበት በመሆኑ ስድስት የቅድስት አርሴማ በዓል ወርሃዊ በዓል ነው ማለት ነው። ስለዚህ ስድስት የተለያዩ ነገሮችን ወክላ የምናገኛት ቁጥር ናት ማለት ነው።

ወሊድ እንግዲህ ወለድ ወለድ ማለት። አንድ ሰው ገንዘቡን ባንክ በሚያስቀምጥበት ሰዓት ለዚህ ለተቀመጠበት ገንዘብ ወለድ ይከፍላል ወይም ደግሞ ብድር በሚወስድበት ሰዓት ተበድሮ ከባንክ የተለያዩ ስራዎችን ለማከናወን። በሚወስድበት ሰዓት ለዚያ ለወሰደው ገንዘብ ተጨማሪ ገንዘብ ይከፍላል ማለት ነው ያ ገንዘብ ወለድ ይባላል ማለት ነው። ስለዚህ ገንዘብ ምንድነው? በአመት ከአመት አገልግሎቱ እየቀነሰ ነው የሚሄደው ነገሮች እየጨመሩ እየተራቀቁ ስሄዱ የገንዘብ የመግዛት አቅም እየቀነሰ እየቀነሰ ይሄዳል ስለዚህ ያንን ለማካካስ የሚሰጥ ገንዘብ ነው ማለት ነው። ወለድ ማለት ስለዚህ ወለድ ማለት አንድ ሰው ተበድሮ ከባንክ ሊሆን ይችላል ከግለሰብ ሊሆን ይችላል። ከተለያዩ የብድር ተቋማት አገልግሎት ሰጪ ተቋማት ላይ ገንዘብ ይወስዳል ለዚያ ለገንዘብ ለወሰደው ገንዘብ በሳምንት በቀን በወር በአመት ታስቦ ተጨማሪ ገንዘብ ይከፍላል ማለት ነው። ስለዚህ ወለድ ማለት ለአንድ ገንዘብ ለተበደረው ገንዘብ ተጨማሪ የገንዘብ የሚከፍለው የሚመልሰ

ውል ማለት እንግዲህ ስምምነት ነው። ይሄ ስምምነት ደግሞ የተለያዩ ነገሮችን በምንሰራበት ሰዓት፣ በምንሻሻጥበት በምንገዛዛበት ሰዓት ውል ያስፈልገናል ማስረጃ ያስፈልገናል ማለት ነው። ለምሳሌ ያንን ሰው በሚቀጠርበት ሰዓት ከአንድ ድርጅት በሚቀጠርበት ሰዓት የተለያዩ ውሎችን ይፈርማል። እነዚያው ውሎች ምንድነው የሚያደርጉት መብትና ግዴታ ይኖራቸዋል ማለት ነው። ስለዚህ ያተቀጣሪ እዚያ ድርጅት ውስጥ በሚኖርበት ሰዓት የሚኖረው ግዴታ ምንድነው መብትስ ምንድነው የሚለውን ስለዚህ ያንን አክብሮ እንዲንቀሳቀስ ያደርጋል ማለት ነው። ከዚህ በተጨማርም በኮንስትራክሽን ዘፍ በግንባታው ዘርፍ ላይ አንድ አሰሪና አሰሪና የሚሰራው አካል ውል ይዋዋላሉ። ለምሳሌ አንድ መንገድ ለመስራት ውል አለ። በአሰሪውና በሰሪው መካከል። ስለዚህ ያ ሰሪው ያንን ውል ከገባ በኋላ በውሉ መሰረት የሚፈለግበትን ስራ በሚፈለገው ጥራት በሚፈረገው ጊዜ ሰርቶ ያስረክባል ማለት ነው። ካልሆነ ግን ምንድነው በዚያ በውሉ መሰረት በህግ የሚጠየቅበትና ቅጣት የሚጠበቅበት የሚጣልበት መሆኑን ይታወቃል ማለት ነው። በጣም ብዙ መሰለህ

በር ማለት እንግዲህ ለአንድ ሰው ለአንድ ነገር መውጫና መግቢያ የሚያገለግል ቦታ ነው ለምሳሌ አንድ ቤት በሚሰራበት ሰዓት በር ይኖረዋል የተለያዩ በሮች የተለያዩ ክፍሎች አሉ እነዚያ ክፍሎች ደግሞ የራሳቸው የሆነ በር አላቸው በዚያ በር አማካኝነት ልጆች እቃዎች ወይም ደግሞ ማቴሪያሎች ይገባሉ ይወጣሉ ማለት ነው። ስለዚህ በር ማለት ያው መግቢያ መውጫ ነው። የምንገባበት ለምሳሌ ወደ ግቢ የምንገባበት ወደ ዩኒቨርሲቲ የምንገባበት በር አለ። ወደ ግቢያችን የምንገባበት በር አለ። ከግቢያችን ከገባን በኋላ ወደ ቤቴ የምንገባበት በር አለ ከቤታችን ከገባን በኋላ ደግሞ ወደ ምኝታ ቤት ወደ እቃ ቤት ወደ ሳሎን የምንሄድበት የምንገባባቸው በሮች አሉ ማለት ነው። ስለዚህ በር በጣም ወሳኝ የሆነ ነገር ነው። እቃዎችን ለማስገባት ደሞ ማስወጣት እንዲሁም ለማጓጓዝ እንጠቀሞበታለን መማለት ነው። ከዚህ በተጨማሪ በር የተለያየ በሮች አሉ። የወደብ በር አለ ለምሳሌ ኢትዮጵያ የወደብ በር የላትም። የወደብ በር ስለሌላት የተለያዩ ኮስቶችን ወጪዎችን ታወጣለች ለወደብ ለበር ማለት ነው። ከውጩ የአለማችን ክፍል ጋር ለመገናኘት ስለዚህ በር በጣም ወሳኝ የሆነ አየር እንዲወጣ እንዲገባ የሚያደርግ ተጨማሪ አገልግሎቱ ሊሆን ይችላል ማለት ነው። ስለዚህ እነዚህ

መታጠቢያ ቤት የት ነው ነው የሚለው ስለዚህ መታጠቢያ ቤት ያለበትን ቦታ ለመጠየቅ የምንጠቀምበት ነው። ለምሳሌ አንድ እንግዳ የሆነ ሰው ከቤታችን ቢመጣ ሰውነቱን መታጠብ ቢፈልግ ልብሱን መታጠብ ቢፈልግ ወይም ደግሞ የተለያዩ እቃዎችን ማጠብ ቢፈልግ መታጠቢያ ቤቱ የት ነው ብሎ ይጠይቃል ማለት ነው። ስለዚህ ያ የሚያውቀው ሰው ባለቤቱ ደግሞ እዚህ ጋር ወስደህ እጠብ ይለዋል ማለት ነው። ስለዚህ መታጠቢያ ቤት ማለት ቆሻሻዎችን የምናጸዳበት ቦታ ቦታው ማለት ነው። ስለዚህ ሽንት ቤት ሊሆን ይችላል። የራሱ የሆነ መታጠቢያ ቤት ሊኖር ይችላል። የልብስ ማጠቢያ ሊሆን ይችላል ስለዚህ የተለያዩ ነገሮችን የምናጥብበት ቆሻሻውን የምናስወግድበት ንጽህናችንን የምንጠብቅበት ቦታ ነው ማለት ነው። መታጠቢያ ቤት? የት ነው ብለን ስንጠይቅ ቦታውን የት እንደሆነ እንጠይቃለን። ማነው ስለዚህ ወንዝ ላይ ወስደን ሊሆን ይችላል። ወይም ደግሞ የራሱን የቻለ ማጠቢያ ቦታ ካለ ያንን እንጠይቃለን ማለት ነው።

እንዴት የሚለው ቃል እንግዲህ ጥያቄዎችን ለመጠየቅ የምንጠቀምበት የጥያቄ እንትን ነው እንዴት ተደረገ እንዴት ሆነ እንዴት እንደዚህ ሆነ የሚሉትን ጥያቄዎች መልስ ለማግኘት አንዱን ሰው ወይ ቤተሰባችን ሊሆን ይችላል። የምንጠይቅበት ነው ማለት ነው። ለምሳሌ አንድ ሰው ወደ ቤታችን በድንገት ቢመጣ እንዴት መጣህ ለምን መጣህ የሚሉ ጥያቄዎችን እንጠይቃለን ማለት ነው። ስለዚህ እንዴት መጣህ ለሚለው እሱን ሊሆን ሊመልስ የሚችለው ልጠይቃችሁ ናፍቃችሁኝ ወደ ስራ ቦታ ለመሄድ ሊሆን ይችላል። ወይም ደግሞ እንዴት መጣህ ከአዲስ አበባ እዚህ ለምሳሌ እንዴት መጣህ በአውሮፕላን በመኪና ነው በባቡር ነው በምንድነው በጀልባ ነው የመጣኸው የሚለውን ለማጥየቅ ለመጠየቅ እንጠቀምበታለን ማለት ነው። ስለዚህ እንዴት የሚለው ብዙ ጊዜ የጥያቄዎች ይኖራሉ ጥያቄ ይኖራል ለዚያ ጠያቅ ደግሞ መልስ የምንሰጥበት ይሆናል ማለት ነው።

መጽሐፍ ማለት እንግዲህ መረጃዎችን የምናገኝበት ነገሮች እንደሚሰሩ ምን እንደሆኑ በሰነድ መልክ በጽሁፍ መልክ ተጽፎ የምናገኝበት መጽሐፍት አሉ ማለት ነው። ስለዚህ መጽሐፍ ማለት እነዚህ ነገሮች መረጃዎችን ማግኘት ሲፈልግ አንድ ሰው ማንበብ ሲፈልግ። ምን ማድረግ አለበት? መጽሐፍ አለበት ማለት እየጻፈም ሊሆን ይችላል እያነበበም ሊሆን ይችላል። ማነው ስለዚህ መጽሐፍ የሚለው ቃል አንደኛ የምናነበውን መጽሐፍ የምናነበውን ማቴሪያል ይገልጽልናል ማለት ነው። ስለዚህ ሌላው ደግሞ መጻፍ የሚለው በስክሪቢቶ መጻፍ ሊሆን ይችላል። በእርሳስ በተለያዩ የመጽሐፍያ መንገዶች ነገሮችን ሀሳባችንን የምንገልጽበት የምናወጣበት ወደ ህብረተሰብ ወደሚፈለገው አካል የምናስተላልፍበት መንገድን የሚጠቁምልን ሂደት ነው። ማለት ነው

ክፍል ማለት እንግዲህ የራሷን ችላ በአንድ ቤት ውስጥ በአንድ ህንፃ ውስጥ በአንድ ቢውልዲንግ ውስጥ የምትም የምትገኝ ክፍል ናት። የራሷ የሆነ በር እና መስኮት ያላት ለመኖሪያነት ለመኝታ ስራ ለመስራት ልጆችን ለመንከባከብ፣ ምግብ ለመመገብ፣ ለቢሮ እና ለመሳሰሉት ስራዎች የምንጠቀምበት ራሷን ችላ የምትቀመጥ ክፍል ናት ማለት ነው። ስለዚህ በዚህች ክፍል ውስጥ አንድ ሰው የተለያዩ ስራዎችን ሊሰራ ይችላል ማለት ነው። ምግብ ሊያበስል ይችላል ምግብ ሊመግብ ይችላል ልብስ ሊያጥብ ይችላል ሊያጠና፣ ሊያነብ፣ መጽሐፍ ሊጽፍ ይችላል ወይም ደግሞ ሌሎች ስራዎችን በክፍል ውስጥ ይሰራል ማለት ነው እንዲሁም በትምህርቱ አለምም ከሄድንም በክፍል ውስጥ ትምህርት ይሰጣል ማለት ነው። አንድ መምህር ተማሪዎችን ከሰላሳ እስከ አርባ እስከ መቶ ያሉ ተማሪዎችን በአንድ ክፍል ውስጥ ቁጭ አድርጎ ትምህርት ሊያስተምራቸው ይችላል ማለት ነው። ስለዚህ ትምህርት ክፍል ብለን የምንጠራው የተለያዩ ስራዎችን የምናከናውንበት የራሷ በርና መስኮት የራሷ ጥቅም ያላት ትንሽዬ ቤት ናት ማለት ነው።

አሮጌ ማለት እንግዲህ የአዲስ ተቃራኒ ነው ስለዚህ አሮጌ ስንል ምንድነው አንድን ነገር ለብዙ ጊዜ በተደጋጋሚ እየተጠቀምንበት እቃ ነው ሊሆን የሚችለው። ለምሳሌ ልብሳችንን አሮዬ ነው ካልን ለአንድ አመት ለሁለት አመት ተገልግለንበታል ማለት ነው። በእይታም በኩል ካየነው በጣም ለእይታ ማራኪ እያልሆነ የተቀዳደደ ልብስ ሊሆን ይችላል ማለት ነው። ስለዚህ አሮጌ ማለት ብዙ ጊዜ ተደጋግመን ደጋግመን የተጠቀምንበት እ ልክ ለማስወገድ የተወሰነ ጊዜ የቀረው ማለት ነው። ለምሳሌ ከአመት እ ካየነው አዲስ አመት አሮጌ አመት ይባላል። አዲስ አመት ማለት አሁን ያለንበት አመት እየጀመርነው ያለው አመት ሁለት ሺህ አስራ ሰባት ስምንት አዲስ አመት ነው። ልክ ይሄ አዲስ አመት ወደ መጨረሻ ወደ ሀምሌ ነሀሴ አካባቢ አሮጌ አመት ይሆናል ማለት ነው አሮጌ ይሆናል ማለት ነው። ስለዚህ ሚቀጥለው ሁለት ሺህ አስራ ዘጠኝ ደግሞ አዲስ አመት ይሆናል ማለት ነው። ስለዚህ አዲስና አሮጌ የሚለውን በዚህ መልኩ ልንገልጸው እንችላለን

ነጭ የሚለው እንግዲህ ከለርን ነው የሚያመለክተው ነጭ የጥቁር ተቃራኒ ነው ስለዚህ ነጭ አንድ ሰው ነጭ ልብስ ሊለብስ ይችላል። ነጭ ቀለም ቤቱን ሊቀባ ይችላል ነጭ በሬ ሊገዛ ይችላል የተለያዩ ነጭ የነጭ መገለጫዎች አሉ ማለት ነው። ስለዚህ ነጭ ነገር የደስታ ምልክት ነው የደስታን የሚያበስር። በዚያ ሰውዬ ቤት ውስጥ ነጭ ነገር ነጭ ከለበሰ። ጥሩ ነገር አለ ጥሩ እይታ አለ ማለት ነው ሀዘን የለም የሚለውን ይገልጻል ማለት ነው። ከዛ በተቃራኒ ግን ጥቁር ነጭ ተቃራኒም ጥቁር ነው። ስለዚህ ጥቁር ደግሞ ሀዘንን የሚገልጽ ነው ማለት ነው። ስለዚህ ነጭ ነገር ብዙ ጊዜ ፀሀያማ ሞቀታማ በሆኑ ቦታዎች ላይ እንጠቀመዋለን። ምክንያቱም ሙቀት በሚሆን በሚሆንበት ሰዓት ነጭ ልብስ ስንለብስ ነጩ ሙቀቱን የተወሰነ የማንፀባረቅ ሀይል አለውና ሰውነታችንን እንዳይጎዳ ያደርጋል እንዲሁም ደስታን የምንገልጽበት ነው ማለት ነው። ስለዚህ ነጭ ነገር የደስታ ምልክት ነው የብርሃን ምልክት ነው ማለት ነው።

አጋር ማለት እንግዲህ ረዳት ብዬ ነው እኔ የምወስደው። ረዳት አንድን ለመስ አንድን ስራ ለመስራት አንድን ነገር ለማከናወን አጋር ያስፈልጋል ስለዚህ አጋር ረዳት ብዬ እወስደዋለሁ። ስለዚህ ለምሳሌ የትዳር አጋር ይባላል። አንድ ሰው ሴት ወንድ ሊሆን ይችላል ባል ልታገባ ትችላለች። ሚስት ሊያገባ ይችላል ማለት ነው አንድ ሰው። ስለዚህ ያ ሰው አጋር ተፈጠረለት ማለት ነው። ረዳት ማለት ነው። ስለዚህ እነዚህ ሁለት ሰዎች ልክ እንደ አንድ ሆነው አንድን ቤተሰብ ይመሰርታሉ ማለት ነው። ስለዚህ ቤተሰብ ደግሞ አንድ ትልቅ ተቋም ነው። በዚህ ቤተሰብ ውስጥ ባልና ሚስቶች በሚኖሩበት ውስጥ ልጆች ይፈጠራሉ ማለት ነው። እነዚህ ልጆች ተንከባክቦ የማሳደግ፣ የማስተማር፣ የማሳደግ ሀላፊነቱን በእነዚህ በሁለቱ አጋር አካላት ላይ ያረፈ ነው ማለት ነው። ስለዚህ አጋር ማለት ረዳት ነው ስለዚህ የመረዳዳት ባህላችንን ለማዳበርም ሰዎች የተለያዩ ስራዎችን በጋራ ይሰራሉ ያከናውናሉ ማለት ነው። በደቦ እንደሚባለው ማለት ነው። ስለዚህ አንድን ስራ በጋራ ስትሰራ ጥሩ ውጤት ይኖረዋል። በአጭር ጊዜ ያልቃል ጥራትም ይኖረዋል ማለት ነው። ስለዚህ አጋር በዚህ መልኩ ሊገለጽ

ኮፍያ ብርድን ሙቀትን ለመከላከል ብዙ ጊዜ ሰዎች ፀጉራቸው አናታቸው ላይ የሚያደርጉት መከላከያ ከልብስ ከሾራብ ከተለያዩ ነገሮች ሊሰራ የሚችል ነገር ነው ማለት ነው። ስለዚህ ኮፍያ ለብዙ ጥቅሞች ይውላል ከእነዚህ ጥቅሞች አንዱ ለጌጥ ወይም ደግሞ ለመደሰት ለመዝናኛ እንጠቀምበታለን። ብዙ ጊዜ ህፃናት ኮፍያ ይለብሳሉ በልደታቸው ቀን። ኮፍያ ያደርጋሉ ያ ማለት ደስታቸውን የልደታቸውን ቀን ከሌሎች ቀኖች በተለየ ሁኔታ የሚያከብሩበት ነው ማለት ነው። እንዲሁም ገበሬዎች ስራ ቦታ በሚሆኑበት ጊዜ የፀሀይ ሙቀቱን ወይም ብርድ በሚሆንበት ሰዓት። ያንን ለመከላከል ኮፍያ ያደርጋሉ ማለት ነው። ከዚሁም ፀጉረ መላጣ ወይም ደግሞ ፅጉራቸው የተመለጡ ሰዎችም የኮፍያ ይጠቀማሉ

አያት ማለት እንግዲህ የአንድ ቤተሰብ አንድ አካል ነው። በአንድ ቤተሰብ ውስጥ እናት አባት አሉ ልጅ እህት ወንድም አክስት አጎት አያት እያለ ይሄዳል ማለት ነው። ስለዚህ አያት ማለት ለአንድ ሰው የእናቱ አባት ወይም እናት ወይም ደግሞ የአባቱ እናት ወይም እናት ሊሆን ይችላል ማለት ነው። ስለዚህ ማለት እንግዲህ በእናቴ በእናቴ በኩል አያት አያቶች አሉ በአባቴ በኩል አያቶች አሉ ማለት ነው። ሁለቱም ወንድ አያት አለ ሴት አያት አሉ ማለት ነው። ስለዚህ አያት ማለት የኔን የእናት እና አባት ወላጆች የሚገልጽ ነው የማለትነው እነዚህ ደግሞ ያንድን ቤተሰብ አካል ናቸው። በአንድ ቤተሰብ ውስጥ አንድ ቤተሰብ እንዲፈጠር ትልቁን እገዛ የሚያደርጉ በተለያዩ መንገዶች በማሳደግ በመንከባከብ ለቤተሰብ ለልጆች ሀብት በመስጠት የሚሳተፉ ናቸው ማለትነው። ስለዚህ አያት ለአንድ ቤተሰብ ቅርብ የሆኑ ቤተሰቦች ናቸው ማለት ነው።

ንፋስ ማለት እንግዲህ ከቦታ ቦታ የሚንቀሳቀስ በአይን የማይታይ የማይጨበጥ የማይዳሰስ በነገር ግን መኖሩን የምናውቀው እጽዋቶችን ሲያንቀሳቅስ ሲያወዛውዝ ነገሮችን ሲያወዛውዝ ሲያንቀሳቅስ ይታያል ማለት ነው። ስለዚህ ንፋስ ብዙ ጊዜ አቧራዎችን ሲያነሳ የተለያዩ ቅጠላ ቅጠሎችን ከቦታ ቦታ ሲያንቀሳቅስ በአየር ላይ ሲጓጓዝ ሲነፍስ ይታያል ማለት ነው። ስለዚህ ንፋስ የራሱ የሆኑ ጥቅሞችም አሉት። ምክንያቱም ገበሬዎች ግብርና ስራቸውን በሚያከናውኑበት ሰዓት ልክ ምርቱን ከግርዱ ከለር የሚለዩበት በንፋስ አማካኝነት ነው ማለት ነው። ምርቱ ይቀራል የማያስፈልገው ግርድ የሆነው አካል ደግሞ በንፋስ አማካኝነት ይሄዳል ማለት ነው። ስለዚህ ንፋስ ለሰው ልጅ በጣም ጠቃሚ የሆነ የተለያዩ ስራዎችንም ለመስራት የሚያስችል ለምሳሌ የመኪናን ጎማ የሚነፋው በንፋስ አማካኝነት ነው በአየር አማካኝነት ነው። የምንተነፍሰው አየርም ኦክስጅንም የሚገኘው በዚሁ በንፋስ ስለሆነ ለሰው ልጅ በጣም ወሳኝ የሆነ ነገር ነው ማለት ነው።

ጠዋት ማለት እንግዲህ የቀን መጀመሪያ ነው ጠዋት ማለት ጠዋት አለ ቀትር አለ ማታ አለ ወይም ምሽት የምንለው ማት ነው። ስለዚህ ጠዋት ማለት የሰው ልጅ ስራዎችን የሚሰራበት የፀሀይ ብርሃን የሚያይበት ከጨለማ ወደ ብርሃን የሚሸጋገርበት። ሰዓት ናት ማለት ነው ይቺ ጠዋት ብለን የምንጠራት። ስለዚህ በዚህ በጠዋት ብዙ ጊዜ ተነስተን የምንሰራቸው የተለያዩ ስራዎች ይኖራሉ በጧት ተነስተን ወደ ሽንት ቤት እንሄዳለን ከዛ ፊታችን እጃችንን ታጥበን ጥርሳችንን ቦርሸን ቁርሳችን በልተን ከዛም ልብሳችንን ለብሰን ወደ ስራ የምንሄድበት የምንዘጋጅበት ነው። እንዲሁም ተማሪዎችን የተማሪ ልጆችን ወደ ትምህርት ቤት ቁርሳቸውን አብልተን ይ ዩኒፎርማቸውን አልብሰን ወደ ትምህርት ቤት የምንወስድበት ሰዓት ስለሆነ በጣም ወሳኝ የሆነች ሰዓት ናት ማለት ነው። ስለዚህ ሰዎች በጠዋት ተነስተው የተለያዩ ስራዎችን ይሰራሉ በጠዋት ተነስተው ስፖርት ይሰራሉ ልብስ ያጥባሉ ምግብ ያዘጋጃሉ ህፃናትን ይንከባከባሉ ወደ ትምህርት ቤት ይወስዳሉ ያደርሳሉ። እንዲሁም ወደ ስራ ለመሄድ ይዘጋጃሉ ማለት ነው በጠዋት ተነስተው

ኤፕሪል ማለት ወር ነው የወር መጠሪያ መጠሪያ ነው በእንግሊዘኛው ማለት ነው። ሴፕቴምበር ኦክቶበር ኖቬምበር ደሴምበር ጃንዋሪ ፌብራር። ማርች አፕሪል አፕሪል እንላለን ማለት ነው። ስለዚህ አፕሪል ማለት በእኛ በአማርኛ ሚያዚያ ተብሎ የሚጠራው ወር ነው። ስለዚህ በዚህ ወር በኢትዮጵያ በጣም ሞቃታማ አየር የአየር ንብረት ያለበት ወር ነው። በተለይ ግብር የግብርና ስራ አልቆ ገበሬዎች ለሚቀጥለው የአዲሱ አመት የግብርና ግብአቶችን የሚያጠራቅሙበት የሚያሰባስቡበት የእርሻ ስራቸውን የሚያከናውኑበት ወቅት ስለሆነ በአብዛኛውም በጣም እረፍት የሚሆኑበት ወቅት ነው ማለት ነው። ይህ ወቅት በተለይ ከብቶቻቸውን የሚንከባከቡበት በዚህ ወቅት የውሃ እጥረት ይኖራል። ስለዚህ ከብቶቻቸው በውሃ ጥም እንዳይሞቱ እንዳይጎዱባቸው የተለያዩ የውሃ ምንጮችን በመጠቀም ከብቶችን የሚንከባከቡበት የሚቀልቡበት ወቅት ነው። እንዲሁም ራሳቸው እረፍት የሚያደርጉበት ምክንያቱም ስራ ለመስራት ብዙ ጊዜ ምቹ አይደለም ሞቃተማ ስለሆነ። ስለዚህ በዚህ ሙቀት ውስጥ ወቅት ከብቶቻቸውን ልጆቻቸውን እየተንከባከቡ እረፍት የሚወስዱበት ነው ማለት ነው

ማስተዋወቂያ እ ማለት እንግዲህ እ የሆነን ነገር ለሆነ ሰው እ አንድ ሰው የሆነን ነገር ያውቃል ስለዚህ ያንን ያወቀውን ነገር ለሌሎች የሚያስተዋውቅበት መንገድ ማለት ነው። ስለዚህ ማስታወቂያ ሲባል የተለያዩ መንገዶችን የተለያዩ ዘዴዎችን ተጠቅመን ልናስተዋውቅ እንችላለን ለምሳሌ አንድ ድርጅት ያስ ያመረተውን ምርት ህብረተሰቡን እንዲያውቁለት እንዲጠቀምለት እንዲገዛለት ከፈለገ። የተለያዩ የማስተዋወቂያ ዘዴዎችን ይጠቀማል ለምሳሌ በሬዲዮ ሊያስተዋውቁት ይችላል። በቴሌቪዥን በቲክቶክ በፌስቡክ በኢንስታግራም እና በመሳሰሉት ማስተዋወቂያ መንገዶች እ ምርቱን ያስተዋውቃል ማለት ነው። ከዚህም በተጨማሪም ማስተዋወቂያ ለምሳሌ አንድ ወንድ ልጅ ሚስት ካገባ በኋላ ያቺን ሚስቱን ለዘመዶቹ ለጎረቤቶቹ ለዘመድ አዝማዱ የሚያስተዋውቅበት ሜተድ ሰርግ ያሰርጋል ማለት ነው ሰርግ ይደረጋል ድግስ ይደገሳል። ስለዚህ እዚያ ድግስ ላይ እንዲገኙ ተደርጎ ቤተሰብ እ ያለ ልጅ ለቤተሰቦቹ ለዘመዶቹ ያስተዋውቃታል ማለት ነው። ስለዚህ ማስተዋወቂያ የተለያዩ ነገሮችን እ ልናስተዋውቅበት የምንችልበት መንገድ ነው ማለት ነው

ፈልግ ማለት እንግዲህ አንድ የተደበቀ ነገር ይኖራል ለመፈለግ ስለዚህ ያንን የተደበቀ ወይም ደግሞ አሁን በግልጽ የማይታይ በእጃችን ላይ የሌለን ነገር ለማግኘት የምንሄድበት መንገድ ነው ወይም ፈልግ ማለት ነው። ለምሳሌ አንድ የተማረ ተምሮ ዲግሪ የያዘ ሰው ስራ ፈልግ ይባላል ስራ ፈልግ ማለት ተቀጥሮ እውቀቱን የተማረውን እውቀት ለህብረተሰቡ የሚሸጥበት እና እሱም ገቢ የሚያገኝበት ሁኔታ ነው ማለት ነው። ፈልግ ስራ ፈልግ ሲባል ከዚህም በተጨማሪ ሌሎች የኢኮኖሚ ልናገኝባቸው የምንችልባቸውን የስራ ሂደቶች የምንፈልግበት ሂደት ነው ገንዘብ መፈለግ ቤተሰብ መፈለግ ሊሆን ይችላል። ወይም ደግሞ የጠፋን ነገር መፈለግ ከብት ሊጠፋ ይችላል ገንዘብ ሊጠፋ ይችላል እቃ ሊጠፋ ይችላል ቤት ሊጠፋ ይችላል የቤት ቁሳቁስ ሊጠፋ ይችላል ስለዚህ ያንን ፈልግ እንላለን ማለት ነው። ስለዚህ ፈልግ ማለት አንድ የተደበቀን ወይም ደግሞ አሁን በእጃችን ላይ የሌለን ነገር የምናገኝበት የምንፈልግበት ሜትድ ነው ማለት ነው

ስምህ ማነው? ለሚለው እንግዲህ ስምህ ማነው የአንድ ሰው የራሱ የሆነ መጠሪያ አለው ስለዚህ ያንን መጠሪያውን ልዩ የሆነ መጠሪያውን ለሰዎች የሚያስተዋውቅበት የሚነግርበት ነው ማለት ነው። ስለምሳሌ እኔ ስምህ ማነው ብባል ጌትነት መኳንንት ብዬ እመልሳለሁ ማለት ነው። ስለዚህ ጌትነት መኳንንት የሚለው የኔ መለያ ልዩ የሆነ መገለጫ የሆነ ስሜ ነው ማለት ነው። ስለዚህ በዚህ ስሜ ቤተሰቦቼ ሊሆን ይችላል ጓደኞቼ ወይም የስራ ባልደረቦቼ በዚህ ስሜ አማካኝነት ይጠሩኛል ማለት ነው። ስለዚህ የሆነን ሰው ስሙን ማወቅ ከፈለግን መጠሪያ ስሙን ማወቅ ከፈለግን ስምህ ማነው ብለን እንጠይቃለን ማለት ነው። ስለዚህ እሱም ቤተሰቦቹ ያወጡለትን መጠሪያ ኮመን የሆነውን ስሙን ይናገራል ማለት ነው። ስለዚህ ስም ማለት ነው ሲባል አንድ ሰው ስም እስከ አባቱ ስም እስከ አያቱ ሊናገር የሚችልበት መንገድ ነው ማለት ነው።

ቤት ማለት እንግዲህ ለመኖሪያነት የምንጠቀምበት ቤት ይባላል። የሰው ልጅ ከሌሎች እንስሳት ለመጠበቅ ከወርጭ ከብርድ ለመጠበቅ። የራሱ የሆኑ ነገሮችን ለማስቀመጥ የሚጠቀምበት ቤት ተብሎ ይጠራል ማለት ነው። ስለዚህ ቤት ከድንጋይ ከእንጨት ከሳር ከጭቃ ከብሎኬት ሊሰራ ይችላል። ስለዚህ የሰው ልጅ እንደአስፈላጊነቱ እንዳለው የገንዘብ ሁኔታ በሚፈልገው መንገድ ቤቱን ይሰራል። ስለዚህ በዚያ ቤት ውስጥ እረፍት ያደርግበታል ማለት ነው። ልብሱን እቃውን የራሱ የሆኑ ንብረቶቹን ከሌሎች የማህበረሰብ ክፍሎች ለይቶ የሚያስቀምጥበት ቤት ነው ማለት ነው። ስለዚህ ቤት በተለያዩ ነገሮች አስውቦ አስጊጦ ልጆችን የሚያሳድግበት ምግብ የሚያበስልበት የሚመገብበት ቦታ ስለሆነ። ለሰው ልጅ በጣም መሰረታዊ ከሚባሉት ከልብስ ከምግብ ቀጥሎ ያለ ቤት ነው ማለት ነው። ስለዚህ መሰረታዊ የሰው ልጅ ፍጆታዎች የሚባሉት ልብስ ቤት መጠለያ አሉ። ስለዚህ ቤት አንዱ ለሰው ልጅ ግብአት አስፈላጊ የሆነ ነገር ነው ማለት ነው

አደጋ ማለት እንግዲህ የተለያዩ አደጋዎች አሉ። አደጋ ማለት የሰው ልጅ የእለት ተእለት ስራውን በሚያከናውንበት ጊዜ የሚያጋጥሙ እንቅፋት ወይም ደግሞ ጉዳት እንደማለት ነው። ለምሳሌ ከቦታ ቦታ በሚንቀሳቀስበት ጊዜ የመኪና አደጋ ሊያጋጥመው ይችላል። ይሄ የመኪና አደጋ ደግሞ የተለያዩ ጉዳቶችን ከቀላል እስከ ሞት። አደጋ ሊያደርስ ይችላል ማለት ነው የሰው ልጅ ህይወቱን በቀላሉ በመኪና አደጋ ሊያጣ ይችላል ማለት ነው። ስለዚህ አደጋ የተለያዩ አደጋዎች አሉ የተፈጥሮ አደጋዎች። መብረቅ አለ ድርቅ አለ። የጎርፍ መጥለቅለቅ አለ እነዚህ ሁሉ አደጋዎች ናቸው። ማነው ስለዚህ የሰው ልጅ ከእነዚህ አድጋዎች ለመጠበቅ ጠንቀቅ ብሎ ስራዎችን ያከናውናል ወይም ደግሞ ቅድመ ሁኔታዎችን ያመቻቻል ማለት ነው። ስለዚህ በመኪና ላይ እንዳይገጭ ለምሳሌ በእግሩም የሚሄድ ከሆነ የግራ መስመሩን የትራፊክ ህጎችን ተከትሎ የግራ መስመሩን ይዞ ይሄዳል ማለት ነው። ወይም ሌሎች ድርቅ ምናምን የሚያስ አደጋዎች እንዳይከሰቱ የድርቅ መከላከያ ዝናብ ውሃ የሚያገኝበትን መንገድ በተለያዩ መንገዶች በማጠራቀም ሁኔታዎችን ያመቻቻል ማለት ነው። ስለዚህ አደጋ ማለት ሰው ልጅ ላይ ጉዳት የተለያዩ ጉዳቶችን ሊያድር የአካል ጉዳት ሊሆን ይችላል የገንዘብ ጉዳት አእምሮአዊ ጉዳት የስነልቦና ጉዳቶችን ሊኖሩ ይችላሉ እነሱን የሚከለክልበት ሁኔታ ነው

ከሰአት የሚለው ቃል እንግዲህ ከሰአት አንድን ቀን በተለያዩ ሁኔታዎችን እንከፋፍለዋለን ለምሳሌ ጠዋት ቀን እና ቀን ወይም ቀትር እና ከሰአት ወይም ደግሞ ከሰአት በኋላ ብለን እንከፍለዋለን ማነው ስለዚህ ከሰአት የምንለው በአብዛኛው ከአስር ሰዓት ከዘጠኝ ሰዓት በኋላ ወይም ደግሞ ከስድስት ሰዓት በኋላ ያለውን ጊዜ ከሰአት ብለን እንጠራዋለን። ማነው ስለዚህ ከሰአት ብዙ ጊዜ የተለያዩ ስራዎችን የምናከናውንበት ወይም ደግሞ እረፍት የምናደርግበት ወደ መዝናኛ የምናድበት ጊዜ ሊሆን ይችላል። ስፖርት ከጓደኞቻችን ጋር እግር ኳስ የምንጫወትበት ሊሆን ይችላል። ስለዚህ ከሰአት ብለን የተለያዩ ቀጠሮዎችን እናስይዛለን ከሰአት ለምሳሌ ኳስ ስንጫወት ወደ መዝነኛ ወተን ወደ ሻይ ቤት ወደ ከተማ ወደ ሱቅ ብለን የተለያዩ እቅዶችን የምቅድበት ፕሮግራም የምንይዝበት ሰዓት ነው ወይም ማለት ነው። ከሰአት ማለት ስለዚህ ጠዋት አለ ጠዋት የተለያዩ ስራዎችን እንሰራለን ቀን ወይም ቀትር ይባላል ምሳ እንበላለን ከምሳ በኋላ ያለው ሰዓት ከሰአት ተብሎ ብዙ ጊዜ ይጠራል ማለት ነው። ስለዚህ ከሰአት የሚለው ከስድስት ሰዓት በኋላ ምሳ ከበላን በኋላ ያለውን ጊዜ ከሰአት ብለን እንጠራዋለን ማለት ነው

ራስ ማለት የሰውነታችን አንዱ ክፍል ነው ጭንቅላታችንን የያዘ አይናችንን ጆሮአችንን አፍንጫችንን ሁለመናችንን የያዘ ራስ ተብሎ ነው የሚጠራው። በተለይ ከአንገት በላይ ያለው ራስ ተብሎ ይጠራል ማለት ነው። ከአንገታችን በላይ ስለዚህ ለሰውነታችን ወይም ደግሞ የሰው ልጅ እንዲያስብ የሚያደርገው አእምሮ አንጎል። ወይም ደግሞ የተለያዩ የሰውነታችንን የሚታዘዙት በአንጎል አማካኝነት ነው። ስለዚህ አንጎል የሚገኘው በዚህ የራስ በሚባለው የራስ ቅል በሚባለው ቦታ ወይም ከአንገታችን በላይ ነው ማለት ነው። ስለዚህ ራስ ማለት ለአንድ ነገር በጣም ወሳኝ የሆነ አካል ነው ማለት ነው። ስለዚህ ራስ ሲባል ጭንቅላትን የያዘ ስለሆነ የምናስብበትን የምናገናዝብበትን የያዘ ስለሆነ ራስ በጣም ወሰኝ ነው። ከዚህም በተጨማሪ ሌሎች መሰረታዊ የሚባሉ አይን አፍንጫ ጆሮ ምላስ የመሳሰሉ የሰውነታችን ክፍሎች የሚገኙበት በጣኝ ወሳኙ ክፍል ነው። ስለዚህ የራስ ከሌለ አንድ ሰው ሰው ነው ተብሎ ሊፈረጅ አይችልም ማለት ነው

ምርት ማለት እንግዲህ ውጤት ብዬ ነው የማያወስደው። አንድ ሰው ለሰራው ስራ የሚያገኘው ውጤት ያ ምርት ተብሎ ይጠራል። ለምሳሌ አንድ ገበሬን እ ጤፍ። እ ለጤፍ እርሻ የሚሆን እርሻ አርሶ ያንን አለስልሶ ዘርቶ መጨረሻ ላይ የሚያገኘው ምርት አለ ያ ነው። ምርት ብለን የምጠራው የበቆሎ ምርት ያተር የጓያ የጤፍ የመሳሰሉት ምርቶች አሉ ማለት ነው። ስለዚህ ምርት ማለት መጨረሻ ላይ የምናገኘው ሪዛልታችን ማለት ነው። በተለይ በግብርና ስራ ምርትን የተሻለ ምርት ለማግኘት ነው ገበሬዎች የሚለፉት የሚሰሩት ማለት ነው። ስለዚህ ይህንን ምርታቸውን ያመረቱትን ምርት በተለያየ መንገድ ወደ ቤት ያስገቡ እና እ ለራሳቸው ለምግብነት የሚጠቀሙትን ምርት እ ይጠቀማሉ። አስቀርተው ሌላውን ለገበያው ለመንግስት ሰራተኛው ወይም ደግሞ ከተማ ውስጥ ለሚኖረው የህብረተሰብ ክፍል በሽያጭ መልክ ያቀርባሉ ማለት ነው። ስለዚህ ምርት ማለት አንድ ገበሬ እ አመቱን ሙሉ አርሶ ዘርቶ አጭዶ ከምሮ ሰብስቦ ወቅቶ የሚያገኘው ውጤት ነው። ምርት ብለን የምንጠራው ማለት ነው

መልእክት ማለት እንግዲህ መረጃ ነው ስለዚህ ይሄ መረጃ ወይም ይሄ መልእክት ደግሞ ከአንድ ሰው ወደ ሌላ ሰው የሚተላለፍበት የሚተላለፍ ነው ማለት ነው። ስለዚህ መልእክት ሲባል የተለያዩ መልእክቶች ይኖራሉ የቃል መልእክት ሊኖር ይችላል፤ የጽሁፍ መልእክት ሊኖር ይችላል ወይም ደግሞ የእቃ የተለያዩ እቃዎች ከአንድ ቦታ ወደ ሌላ ቦታ ይሄዳሉ ማለት ነው። ስለዚህም እዚያ ሲሄዱ መልእክት ተብለው ነው የሚጠሩት ማለት ነው። ለምሳሌ እኔ ከስራ ቦታ ወደ ቤተሰቦቼ በምሄድበት ሰዓት ጓደኞቼ የተለያዩ መልእክቶችን ለቤተሰቦቻቸው ይልካሉ። ከእኔ አካባቢ ላሉ ቤተሰቦች ማለት ነው። ስለዚህ ያ መልእክት ምንድነው አንደኛ የሰላምታ መልእክትም ሊሆን ይችላል የእቃ የስጦታ መልእክት ሊሆን ይችላል ወይም ደግሞ የተለያዩ መልእክቶች የስጦታ እቃዎችን ሊሆኑ ይችላሉ ማለት ነው። ስለዚህ እነዛን መል በአጠቃላይ ምን ተብሎ ነው የሚጠሩት መልእክት ብለው ይጠራሉ ማለት ነው። ስለዚህ እነዚያ መልእክቶች ደግሞ በሚፈለገው ጊዜ ለሚፈለገው ሰው መድረስ አለባቸው ማለት ነው። መልእክት መድረስ ያለበት ለሚፈለገው ሰው ነው። ዝም ብሎ ለማንኛውም ሰው መልእክት አይሰጥም አይነገርም። ስለዚህ እኔ መልእክት እንዳስተላልፍ ከተነገረኝ መልእክት ለምፈልግ ለዛ ለተፈለገው ሰው ነው መንገር ያለብኝ ወይም ደግሞ መስጠት ያለብኝ። ከዛ ውጪ ግን መልእክት አንዳንዴ ሚስጥርም ሊሆን ስለሚችል ሊዛባ ይችላል ማለት ነው። መልእክትነቱን ሊያጣ ይችላል ማለት ነው።

አውርድ ማለት እንግዲህ የተሰቀለ ነገር ሊሆን ይችላል የሆነ ከፍተኛ ቦታ ላይ ያለ ነገር ሊሆን ይችላል አውርድ የሚባለው ማለት ነው። ስለዚህ ለምሳሌ ሎሚ ዛፍ ላይ አውርድ ይባላል እንዲወርድ ይደረጋል ማለት ነው። ብርቱካን ሙዝ ዛፎች ከተሰቀሉበት ካሉበት ቦታ ላይ ወደ ምድር ወደ ታች እንዲወርዱ ይደረጋል ማለት ነው። ከዚህም በተጨማሪ በስልጣን በኩልም ካየነው። አንድ ስልጣን ላይ ከፍተኛ ፖዚሽን ላይ ወይም ደግሞ የሀላፊነት ቦታ ላይ ያለን ሰው አውርድ ይባላል። ምክንያቱም የሚሰራው ስራ ለሰራተኞቹ ለማህበረሰቡ የሚሰጠው አገልግሎት ዝቅተኛ ስለሆነ ራስ ወዳድ ስለሆነ እና የተለያዩ ምክንያቶችን በመጥቀስ አውርድ ሊባል ይችላል ማለት ነው። ስለዚህ አውርድ ሲባል ካለበት ካለበት የስልጣን ሊሆን ይችላል የቦታ ሊሆን ይችላል የጊዜ ሊሆን ይችላል። የተለያዩ እንትኖች ሊሆኑ ይችላሉ አውርድ ይባላል እንዲያወርድ ይደረጊያል ማለት ነው።

ትልቅ ማለት እንግዲህ ትልቅ ግዝፈትን ነው የሚገልጸው ትልቅ ልጅ ትልቅ በሬ ትልቅ ቤት ትልቅ ዶሮ ይባላልና እና ሳይዙ ምን ያህል እንደሆነ ምን ያክል እንደሆነ ለመግለጽ ነው። ትንሽ ዶሮ አለ ትልቅ ዶሮ ይኖራል። ስለዚህ እኛ በምን መግዛት የፈለግነው እኛ የፈለግነውን ነገር ትልቅ ነው ወይስ ትንሽ ነው የሚለውን ለመጠየቅ ወይም ደግሞ ለመረዳት ያስችላል ማለት ነው። ስለዚህ ትልቅ በመጠን በሳይዝ ምን ያህል ነው የሚለውን ይገልጻል ማለት ነው። አሁን በኪሎ በኪሎ ይሄን ያህል ተለክቶ ወይም ደግሞ በሳይዝ በሜትር ይሄን ያህል ተብሎ እንትን አይባልም ግን አንጻራዊ በሆነ ሁኔታ ትልቅ ነው። ይችህ ላም ትልቅ ናት እቺ ዶሮ ትልቅ ናት ይህ እንቁላል ትልቅ ነው ብለን ልንከፍለው እንችላለን ማለት ነው። ትልቅ ነው ትንሽ ነው ብለን ማነው ስለዚህ ትልቅ የትንሽ ተቃራኒ መጠንን የሚገልጽ ትልቅነትን የሚገልጽበት ነው ማለት ነው

ደህና ነኝ ማለት እንግዲህ ደህንነትን ሰላም መሆንን የሚገልጽ የሰላምታ አይነት ነው አንድ ሰው እንዴት ነህ ብሎ ሲጠይቅ ደህና ነኝ ሰላም ነህ ወይ ደህና ነኝ ተብሎ ይመለሳል ማለት ነው። ስለዚህ ደህንነቴ ጤንነቴ አካላዊ ሁኔታዬ የስራ ሁኔታዬ ደህና ነኝ እግዚአብሔር ይመስገር የሚለውን ለመግለጽ የምንጠቀምበት ነው ማለት ነው። ብዙ ሰው ለምሳሌ ታሞም ቆይቶ ከሆነ አሁን እንዴት ነህ ሲባል ደህና ነኝ ይላል። አሁን በፊት ከነበረው የተወሰነ ለውጥ አለ መሻሻሎች አሉ። ከቦታ ቦታ መንቀሳቀስ ችያለሁ ከዚህ በፊት ምግብ አልበላም ነበር። ምግብ መመገብ ችያለሁ እና አሁን ደህና ነኝ የሚለውን ለመግለጽ የምንጠቀምበት ነው ማለት ነው። ስለዚህ አንድ ሰው ደህና ታሞም ባይሆን እንኳን ከሆነ ቦታ ራቅ ካለ ቦታ አለ የተለያዩት ረዘም ላለ ጊዜ ተለያዩት ቆይተው ከሆነ በሚገናኝበት ጊዜ እንዴት ነህ ተብሎ ይጠየቃል። ስለዚህ ደህና ነኝ እግዚአብሔር ይመስገን ሰላም ነኝ ምንም አይነት የበሽታም ሆነ የምንም ጉዳት የለብኝም የሚለውን ለመግለጽ የምንጠቀምበት ነው ማለት ነው

እወድሃለሁ የሚለው ቃል እንግዲህ እወድሃለሁ ሲባል አንደኛ አፈቅርሃለውለው ሊሆን ይችላል በትዳር በጓደኝነት በጾታዊ ግንኙነት እና በተለያዩ እንትኖች እወዳለሁ እወድሃለሁ ይበላል ስለዚህ ፍቅር እንዲህ የምንገልጽበት ሊሆን ይችላል ማለት ነው። ከዚህ በተጨማሪም ዝምድናን ቅርበትን ለመግለጽ ጓደኝነትን ከዛ ሰው ጋር ያለኝን ቅርብ ግንኙነት መተዋወቅ ለመግለጽ እወድሃለሁ አከብርሃለሁ እንደማለትም ሊሆን ይችላል። ዘመዴ ከሆነ ጓደኛዬ ከሆነ አክብሮትን ለመግለጽ ለሱ ያለኝን ፍቅር የሱ ያለኝን ትልቅ እንትን ለመግለጽ እወድሃለሁ የሚል ቃል እጠቀማለሁ ማለት ነው። ከዛ ውጪ ግን ብዙ ጊዜ ፍቅረኛሞች የትዳር ለትዳር ትዳር ባለ የትዳር አጋሮች ወይም ደግሞ በእጮኝነት ላይ ያሉ ሰዎች ፍቅራቸውን ለመግለጽ እወድሃለሁ እወድሻለሁ እየተባበሩ ስሜታቸውን ይገልጻሉ። ማለት ነው

አልገባኝም ማለት ያው ግልጽ አልሆነልኝም የሚለውን ነው ሚተካ ማለት ነው። አንድን ነገር ለመስራት ለማከናወን ለመፈጸም በ ያልገባው እሱ ከሆነ ሰው አልገባኝም ብሎ ይጠይቃል ማነው ለምሳሌ አንድ ተማሪ። ክላስ ውስጥ የተለያዩ ኳልኩሌሽን የማትስ ትምህርት ተምሮ እ ግን መጨረሻ ላይ የሆነ ቦታ ላይ ላይገባው ይችላል ስለዚህ ያቺ ቦታ ቲቸር ይሄ ቦታ አልገባኝም እዚች ጋር ምን ማለት እንደሆነች አልገባኝም ብሎ ጥያቄ ይጠይቃል ማለት ነው። ስለዚህ መምህሩ ደግሞ በገባው ልክ የልጁን ጥያቄ በተረዳው ልክ በ ያብራራለታል እንዲገባው ያደርጋል መፍትሄ ይሰጠዋል ማለት ነው። ስለዚህ አልገባኝም ማለት ጥያቄው እ የተረዳው ነገር የተብራራለት ነገር ግልጽ አልሆነለትም እ ስለዚህ ድጋሜ የሆነ እ ማስረጃ ማብራሪያ ይፈልጋል ማለት ነው። ያ ልጅ ወይም ደግሞ እ በግሉ አንብቦ መጽሐፍትን አገላብጦ የተለያዩ ድረገጾችን ተጠቅሞ የሚዲያ እንትኖችን ተጠቅሞ ያን ያልገባውን ነገር እንዲገባው ማድረግ ይችላል ማለት ነው። ስለዚህ አልገባኝም ማለት ግልጽ አልሆነልኝም ድጋሚ እንዲብራራልኝ እፈልጋለሁ ማለት ነው

ስራ ማለት እንግዲህ የሰው ልጅ የእለት ኑሮውን ለማሻሻል ኑሮውን ለመምራት ምን ማድረግ አለበት ስራ መስራት አለበት ማለት ነው። ስለዚህ የተለያዩ ስራዎች አሉ እንደየ ሙያው እንደየ ችሎታው ስራዎችን ይሰራል ማለት ነው ገቢዎችን ያመነጫል ማለት ነው። ስለዚህ ስራ ማለት ለምሳሌ የመምህርነት ስራ አለ የግብርና ስራ አለ የንግድ ስራ አለ የቢሮ ስራ አለ የሳይት ስራ አለ ስለዚህ እነዚህ ሁሉ የተለያዩ ስራዎች አሉ። ስለዚህ የሰው ልጅ በእነዚህ በሙያ በሙያው በሰለጠነበት በሚችለው ገብቶ ስራ ይሰራል ስለዚህ በዚያ ለሚሰራው ስራ ደግሞ ተመጣጣኝ የሆነ ክፍያ ያገኛል ማለት ነው። ስለዚህ ክፍያ የራሱ ከሆነ ያ የሚሰራው ነገር የራሱ ገቢ ይሆናል። በመንግስት በኩል ከሆነ ወይም ተቀጥሮ የሚሰራ ከሆነ ግን ያ መንግስት ለዚህ ለሰራው ሰራው ስራ ተገብውን የሆነ ክፍያ ይከፍለዋል ደሞዝ የሚባለውን ማለት ነው። ስለዚህ ስራ ምግብ ለመብላት ልብስ ለመልበስ ቤት ለመስራት የተለያዩ ወጪዎችን ለመሸፈን የሰው ልጅ ስራዎችም መስራት አለበት

እርዳታ ማለት እንግዲህ እገዛ ብዬ ነው የማስበው አንድ ሰው አንድን ስራ በሚሰራበት ጊዜ ወይም አንድን የሆነን ነገር በሚያከናውንበት ጊዜ እርዳታ ይፈልጋል። ለምሳሌ አንድ ሰው የሆነ እንጨት መሸከም ቢፈልግ የሚያሸክመው ሰው ረዳት ይፈልጋል ማለት ነው። ወይም ደግሞ አንድ ሰው ትዳር መስርቶ ለመኖር ከፈለገ እርዳታ የሚያደርግለት ሚስት ወይም ደግሞ ሊያስፈልገው ይችላሉ። ማንም ስለዚህ እርዳታ ማለት ነገሮችን በጋራ ለማከናወን ለመከወን የተሻለ ውጤት ለማግኘት ሰዎች ይረዳዳሉ ስለዚህ ያንን እርዳታ ብለን እንጣራለን። ማነው ከዚህ በተጨማሪ ደግሞ ሰዎች ገንዘብ ያላቸው አቅም ያላቸው ሰዎች ደሃዎችን በተለያዩ የተለያዩ እገዛዎችን በማድረግ እርዳታ ያደርጋሉ ለምሳሌ የገንዘብ እርዳታ ነው። የቁሳቁስ የደብተር የስክሪፕቶ የቤት እርዳታ ሊያደርጉ ይችላሉ። የተለያዩ እርዳታዎችን ለሰው ልጆች በማድረግ ውለታ መዋል እገዛ ማድረግ ይፈልጋሉ ያደርጋሉ ማለት ነው። ስለዚህ እርዳታ ማለት ለምሳሌ ልጆች ለሽማግሌ ቤተሰቦቻቸው የተለያዩ እርዳታዎችን የልብስ የገንዘብ ሊያደርጉ ይችላሉ የበግ የእንስሳት ግዢ ፈጽሞ እርዳታዎች ጋር ሊያደርጉልላቸው ይችላሉ። ማነው ስለዚህ እርዳታ ማለት ያው የመረዳዳት ባህላችንም የዳበረ ስለሆነ የምንተጋገዝበት ነው ማለት ነው

ክሬዲት ካርድ ማለት እንግዲህ ክሬዲት ማለት ብድር ማለት ነው። ስለዚህ ይህንን ብድር እኛ በወቅቱ ገንዘብ ከሌለን ወይም ደግሞ የሆነ ነገር ለመግዛት አመቺ ካልሆነ የተለያዩ ክሬዲት ካርዶችን እንወስዳለን የብድር ካርዶችን ማነው ለምሳሌ ከባንክ ክሬዲት እንወስዳለን። ከቴሌ ከስልካችን በስልካችን አማካኝነት ሞባይል ካርድ ልንሞላ እንችላለን ወይም የተለያዩ ብድሮችን እንበደራለን ማለት ነው። ስለዚህ ያ ክሬዲት ካርድ ብለን እንጠራዋለን። ስለዚህ ለዚህ ለወሰድነው ክሪዲት ካርድ ብድር መልስ መስጠት አለብን ምላሽ መስጠት አለብን አመላለስ ዘዴው በሁለቱ ተቋማት በሁለቱ ግለሰቦች መካከል ሊሆን ይችላል ስምምነት ሊሆን ይችላል። ስለዚህ በስምምነቱ መሰረት ያ ክሬዲት የሚመለስ ነው የሚሆነው ለባለቤቱ ማለት ነው። ከተወሰነ ወለድ ጋር ማለት ነው ስለዚህ ክሬዲት ካርድ ስንል የብድር ካርድ ነው። ስለዚህ የብድር የወሰድነው ብድር መጠኑ ምን ያህል ነው መቼ ይመለሳል? የሚለውን የምንለይበት ነው ማለት ነው።

ጨው ማለት እንግዲህ ምግብን ለማጣፋጫነት የምንጠቀምበት የምግብ አንድ ግብአት ነው። ስለዚህ ጨው ለሰውነታችንም የተለያዩ ጥቅሞችን ሊሰጥ ይችላል። አዮዲን የተባለ ነጥረ ነገር ስላለው ስለዚህ ይሄ ደግሞ አዮዲን የተለያዩ በሽታዎችን ከሰውነታችን የሚከሰቱ የተለያዩ በሽታ አይነቶችን የሚከላከልልን ስለሆነ በጣም ወሳኝ የሆነ ነገር ነው ጨው በምንመገበት ጊዜ ግን መመ መመጠን አለብን የምንወስደው የጨው መጠን ከበዛ የራሱ የሆነ ጉዳት ደግሞ ስለሚኖረው ይህንን የጨው መጠን መጥነን መውሰድ አለብን ማነው። ብዛት ጨው ወደ ሰውነታችን ጋር ከገባ የተለያዩ በሽታዎችን እንደ ደም ግፊት አይነት እና የተለያዩ በሽታ አይነቶችን ሊያስከትልብን ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ምግብ በምናዘጋጅበት ጊዜ የተመጠነ የተወሰነ ለጥፍጥና እና ለሰውነታችንም ንጥረ ነገሮች እንዲያገኝ ማድረግ አለብን እንጂ ጨውን በብዛት መጠቀም የለብንም ማለት ነው። ስለዚህ ጨው ስንጠቀም የሚከለከሉ ሰዎችም አሉ። ለምሳሌ የተለያዩ በሽታ ያለባቸው ሰዎች የኩላሊት በሽታ ሊሆን ይችላል ጨው ብዙ ጊዜ አይመገቡም። ከዛ ከመሆኑ በፊት ግን እኛ መጥነን ብንጠቀም አስፈላጊ የሆነ ግብአት ነው ማለት ነው።

ወተት ማለት እንግዲህ ወተት ከወለዱ እንስሳቶች የሚገኝ ተዋእጾ ነው በጡት መልክ ስለዚህ እኛ ወተት ብለን ብዙ ጊዜ የምንጠራው የላም ወተት አለ የላም ወተት ማለት ላሞች ከወለዱ በኋላ ልክ ለልጆቻቸው ብሎ የሚያዘጋጁት ምግብ ነው ያንን በማለት እኛ አንጠቀመዋለን እንዲሁም የሰው ልጅ ወተት አለው የራሱ ጡት አለ ያ ጡት የሚያመነጨው ወተት አለ ያ ወተት ለህፃናቶች ለተወለዱት ህፃናቶች ምግብነት በጣም አስፈላጊ የሆነ ነገር ነው። ከዚህ ውጪ ግን እኛ ላሞችን በማለብ ወተቱን እንጠቀምበታለን ማለት ነው ለተለያየ ለምግብነት። በወተት በወተቱን በማፍላት በርጎ መልክ በአይብ መልክ በቅቤ መልክ በአጓት ባሬራ መልክ እያደረግን ወተትን እንጠቀማለን ማለት ነው። ያ ማለት ወተት ለሰውነታችን በጣም አስፈላጊ የሆኑ ንጥረ ነገሮችን የያዘ ስለሆነ ሁል ጊዜ የሰው ልጅ የወተት ተዋእጾችን ቢጠቀም በጤና ጥሩ ይሆናል ማለት ነው

ጀልባ ማለት ለትራንስፖርትነት የሚያገለግል የትራንስፖርት አይነት ነው። ጀልባ በባህር በወንዝ በውቅያኖስ በሀይቅ እና በመሳሰሉት የውሃ አካሎች በመንቀሳቀስ በጣም ከባድ የሆኑ ቶሎ የማይበላሹ ነገሮችን ከቦታ ቦታ ለማንቀሳቀስ የምትጠቀምበት የመጓጓዣች አይነት ነው። በጀልባ ብዙ ጊዜ ብዛት ያላቸው ሰዎች ከቦታ ቦታ ይንቀሳቀሱበታል። ከዚህም በተጨማሪ ግን በዋናነት እቃዎችን ማቴሪያሎችን ለማጓጓዝ ነው የምንጠቀመውበት። ምክንያቱም በባህር በውቅያኖስ ውስጥ ጀልባዎች ለብዙ ቀን ተጓጉዘው በጣም ከባድ የሆኑ እንደ መኪና ሌሎች ቁሳቁሶችን ክብደት ያላቸውን ነገሮች። ከቦታ ቦታ አንቀሳቅሰው ያመጡልናል ማለት ነው። ስለዚህ ጀልባ በጣም ወሳኝ የሆኑ የትራንስፖርት ዘዴዎች ናቸው። በጣም በርካሽ በቀላል ወጪ ኢንቫይሮመንትን በማይበክል ነዳጅ ሳይጠቀሙ በጣም ብዛት ያላቸውን ነገሮች ከቦታ ቦታ የሚያጓጉዙልን ነገሮች ስለሆኑ ወሳኝ የሆኑ የትራንስፖርት አይነቶች ናቸው ማለት ነው

ሰነድ ማለት እንግዲህ መረጃ ነው ሰነድ በጽሁፍ መልክ ተጽፎ ተሰንዶ የሚቀመጥ ለወደፊት ለትውልድ የሚተላለፍ ወይም ደግሞ ለመረጃነት የሚያገለግል ጽሁፍ ነው ማለት ነው። ስለዚህ ሰነድ ለምሳሌ ሁለት ሰዎች አንድን ስራ ለመስራት ሰነድ ያዘጋጃሉ በዚያ ሰነድ ያሰነድ ደግሞ የሚይዘው መተዳደሪያ ደንቡን የስራውን ሁኔታው የሰራተኞችን አይነት እና የተለያዩ ሁኔታዎችን የያዘ ሊሆን ይችላል። ስለዚህ ሰዎችን በዚያ ሰነድ አማካኝነት ስራዎችን ይሰራሉ ማለት ነው። ስለዚህ ሰነድ ማለት በጽሁፍ መልክ ተጽፎ አንድ መረጃ በጽሁፍ መልክ ተጽፎ ለረጅም ጊዜ የሚያገለግል መግባቢያ የሆነ ጽሁፍ ነው ወይም ደግሞ መጽሐፍ ነው ማለት ነው። ስለዚህ በሰነድ የሚተዳደር አካል ምንም አይነት በመካከል ችግር ቢፈጠር አለመግባባት ቢፈጠር በተፈጠረው በሰነዱ በውሉ መሰረት ነገሮች ሊፈቱ ይችላሉ ማለት ነው። ስለዚህ አንድ ስራ በሚሰራበት ጊዜ ሰነዴ የግድ ተሰንዶ መቀመጥ አለበት ማለት ነው

ረቡ ማለት እንግዲህ እለት ነው በሳምንት ሰባት ቀናት አሉ ከነዛ ቀናቶች ውስጥ አንዱ ረቡ ነው ማለት ነው። ስለዚህ እነዛ ቀናቶች ለምሳሌ ሰኞ ማክሰኞ ረቡኡ ሀሙስ አርብ ቅዳሜ እሁድ እያልን ሰዓት ቀን እንቆጥራለን ማለት ነው። ስለዚህ ይቺ ረቡ ሁለት ብዙ ጊዜ የሳምንቱ አጋማሽ አካባቢ የምትገኝ ቀን ናት። በኦርቶዶክስ እምነት ተከታዮች ዘንድ ደግሞ ረጉ ጾም ትጾማለች ማለት ነው። አርብና አሮብ ስለሚጾም የድህነት ጾም የሚባለው ስለሚጾም አልብ ሁለት ጾም ይጾማል። ሰዎች ብዙ ጊዜ በዚህ እምነት የሚከተሉ ከሆነ እስከ ስድስት ሰዓት እስከ ዘጠኝ ሰዓት ጾም ይጾማሉ ያከብራሉ ማለት ነው። ስለዚህ ይቺ ረቡ ማለት ይሄንን ለመግለጽ የተጠቀመባት ቃል ናት ማለት ነው

በረዶ ማለት ውሃ በጣም በሚቀዘቅዝበት ጊዜ የሚኖረው ሁነት ነው። ስለዚህ በረዶ ከዜሮ ዲግሪ ሴንትግሬድ በታች ውሃ ከዜሮ ዲግሪ ሴንትግሬድ በታች በሚሆንበት ጊዜ የሚፈጠር ጠጣር የሆነ አካል ወይም ደግሞ የውሃ ክፍል ነው ማለት ነው። ስለዚህ በረሮ ብዙ ጊዜ ሙቀቱ ቀዝቃዛማ የአየር ክፍል ባለባቸው አካባቢዎች በረዷማ የሆኑ ቦታዎች አሉ አርክቲክት አንታርቲካ የሚባሉ ቦታዎች በጣም ፀሀይ ብርሃን የማይገኝበት ስለሆነ እዛ አካባቢ በረዶ በጣም ይኖራል ማለት ነው። እንዲሁም አንዳንዴ ክረምት ክረምት በእኛ አካባቢም ዝናብ በሚዘንብበት ሰዓት በረዶ ቀላቅሎ ይዘንባል ይጥላል ማለት ነው። ስለዚህ ይሄ ዝናብ ይሄ በረዶ ደግሞ ሰብሎች የተዘሩ ሰብሎች ካሉ እነሱን ስለሚሰባበራቸውም ምክንያቱም ጠጣር የሆነ ሀይለኛ ፎርስ ስለሚኖረው እጽዋቶችን ያበላሻል ማለት ነው። ስለዚህ በረዶ ብዙ ጊዜ ለተለያዩ ጥቅሞችም በረዶ ሆን ተብሎም ይዘጋጃል ግን በተፈጥሮ በቀዝቃዛማው የሆኑ የአየር ንብረት ባለባቸው አካባቢዎች የሚፈጠር የውሃ አካል ነው

ሂሳብ ማለት እንግዲህ ቁጥሮችን የምናሰላበት የምናተናትንበት የትምህርት አይነት ነው። ስለዚህ ሂሳብ ሲባል ቁጥሮች የሚባዙበት ማካፈል መደመር መቀነስ ተግባር አድርገን የተለያዩ ስሌቶችን የምናሰላበት ቁጥሮችን የምንደምርበት የምንቀንስበት የምናባዛበት የምናካፍልበት የትምህርት አይነት ነው ማለት ነው። ስለዚህ ሂሳብ ቁጥሮች አሉት መሰረታዊ የሂሳብ ስሌቶች የሚባሉት ለምሳሌ መደመር መቀነስ ማባዛት ማካፈል አለ። ከዚህ በተጨማሪ መሰረታዊ የሂሳብ ቁጥሮች የሚባሉ አሉ እነዚህ ከአንድ እስከ ዘጠኝ ከዜሮ እስከ ዘጠኝ ያሉት ናቸው። እነዚህን ተጠቅመን ደግሞ ሌሎች ቁጥሮችን እንመሰርታለን። ስለዚህ ሂሳብ የራሱ የሆኑ በጣም የሰው ልጅ ብዙ ስራዎች እንዲህ የሚሰራበት የሚያከናውንበት ትርፍና ኪሳራውን የሚያውቅበት ነጋዴው መምህሩም ሁሉም ስራውን ሰርቶ ትርፍ የሚያገኝበት ያንን የሚያሰራው በሂሳብ አማካኝነት ስለሆነ። ለሰው ልጅ በጣም መሰረታዊ የሆነ እውቀት የሚያገኝበት የትምህርት አይነት ነው ማለት ነው

ሙቀት የቀዝቃዛ የቀዝቃዛ ተቃራኒ ነው። ስለዚህ ሙቀት ማለት ሰውነታችን ሙቀት እንዲሰማው የሚያደርጉን የተለያዩ ነገሮች አሉ። ለምሳሌ የፀሀይ ብርሃን የምትሰጠን ሙቀት አለ። ከእሳት የምናገኘው ሙቀት አለ ከልብስ የምናገኘው ልብስ በመልበስ የምናገኘው ሙቀት አለ ማለት ነው። ስለዚህ ሙቀት ማለት ፀሀይ ከእኛ ላይ የምታሳርፈው የምናገኘው ሙቀት። በጣም ለሰውነታችን ለእጽዋቶች በጣም ወሳኝ የሆነ እጽዋቶች በተለይ ምግባቸውን በሚያዘጋጁ በሰአት አንደኛ ግብአታቸው የፀሀይ ብርሃን ነው ማለት ነው። ስለዚህ ይህን የፅሃይ ብርሃን ተጠቅሞ ሙቀትን ያዘጋጃሉ። እንዲሁም የሰው ልጅ በሚኖርበት ሰዓት ምግቡን የሚያበስለው በሙቀት ሀይል ነው ማለት ነው። ስለዚህ ይሞቃት ከኤሌክትሪክ ሊገኙ ይችላል ከፀሀይ ልጅ ሊገኝ ይችላል ከእንጨት በማንደድ ሊገኝ ይችላል። ወይም ደግሞ የተለያዩ ዘዴዎችን ተጠቅመን ሙቀትን ልናገኝ እንችላለን። ስለዚህ ይሄን ያገኘነውን ሙቀት ምግብ በማብሰል ቤታችን በማሞቅ ልንጠቀምበት እንችላለን ማለት ነው።

ብድር ማለት እንግዲህ የሰው ልጅ ስራዎችን በሚሰራበት ጊዜ ብድር ያስፈልገዋል ብድር ማለት። የኛ ለጊዜ የሌለንን ብር ከሌሎች ሰዎች ከሀብታም ከባንክ ወይም ከሌሎች ከአበዳሪ ተቋማት። ብድር እንወስዳለን ገንዘብ እንወስዳለን ያን ገንዘብ በኋላ የተወሰነ ተጨማሪ ወለድ በመክፈል እንመልሳለን ማለት ነው። ስለዚህ ብድር ማለት አሁን እኛ እጃችን ላይ ብር የለም። ስለዚህ ይሄን ብር ደግሞ የሆነ ስራ ለመስራት ፈልገን ገንዘብ ብናጣ ከጓደኞቻችን ከቤተሰቦቻችን ወይም ደግሞ ከባንክ ተበድረን ስራችንን እንፈጽማለን ማለት ነው። ስለዚህ ብድር ብዙ ጊዜ በድሃ ቤተሰብ ውስጥ የሚፈጸም ነው። ድሃ ቤተሰብ በቂ የሆነ ገንዘብ ሀብት ንብረት ከሌላቸው ሰዎች ብድር ይጠይቃሉ። ከሰዎች ለምሳሌ ጤፍ ለመግዣ የእለት ቁርሳቸውን ምግብ ለመመገብ ብድር ይበደራሉ። ቤት ለመስራት ብድር ይበደራሉ። መኪና ለመግዛት እና ለመሳሰሉት ነገሮች ብድር ይበደራሉ

አረንጓዴ ማለት የቀለም አይነት ነው አረንጓዴ ብዙ ጊዜ እጽዋቶች የሚኖራቸው የቀለም አይነት ነው። እጽዋቶች በተለይ በክረምት ወቅት አረንጓዴ ለምልመው ሜዳው ሸንተረሩ አፈር የነበረው ሁሉ አረንጓዴ ለብሶ ይታያል። ለሰው ልጅም በጣም ውበትን የሚሰጥ እንደ መዝናኛም የምንጠቀምበት ነው ማለት ነው። ስለዚህ ሰዎች ብዙ ጊዜ አረንጓዴ በሆኑ ቦታዎች ላይ ሄደው ይዝናናሉ ይጫወታሉ ይቦርቃሉ ማለት ነው። ስለዚህ አረንጓዴ በጣም ደስ የሚል መሰረታዊ የቀለም አይነት ነው። ብዙ ሰውም የሚወደው በብዙ ቦታ የሚገኝ በተለይ በእፅዋቶች በኩል አረንጓዴ ከሆኑ በኋላ ምግብ ምግብ አዘጋጅቶ የተለያዩ አዘርቶችን የሚያሽቱበት ለምርትነትም የምንጠቀምበት ስለሆነ በጣም ወሳኝ ነው። ማለት ነው በተለይ ከመጋቢት ወር ጀምሮ ዝናብ ከዘነበ ጀምሮ እነዚህ አረንጓዴ ነገሮች ብቅ ብቅ ማለት ይጀምራሉ። ልክ ክረምት ሀምሌና ነሀሴ ላይ ይዘራ አዝርቶች ሜዳው በሙሉ ሸንተረሩ አረንጓዴ ይሆናል ማለት ነው። አረንጓዴ ቀለም ይለብሳል ማለት ነው። ስለዚህ በዚህ ወቅት በጣም ደስ የሚል እይታ ማራኪ የሆነ ተፈጥሯዊ አቀማመጥ እንዲኖረው ያደርጋል ማለት ነው

ገበያ ማለት እንግዲህ የገበያ ሰዎች እቃውን እቃ የሚለዋወጡበት ቦታ ነው። ስለዚህ የተለያዩ ምርቶችን የኢንዱስትሪ ምርቶች ሊሆን ይችላሉ የግብርና ምርቶች ሊሆን ይችላሉ ይችላል ሌሎች እቃዎች በብዛት የሚገኙበት እና ሰዎች ደግሞ ብር ይዘው ሄደው ገንዘብ ይዘው ሄደው ያንን ብራቸውን በእቃ በጤፍ በበቆ በርበሬየሚለውጡበት የሚቀያየሩበት ቦታ ነው። ስለዚህ ገበያ አጠቃላይ ምንድነው ሰዎች ሄደው ያላቸውን ሰጠው እነሱ የሚፈልጉትን ነገር ገዝተው የሚመጡበት ወይም ሽጠው የሚመጡበት ቦታ ነው ማለት ነው። ስለዚህ ይሄ ቦታ ለምሳሌ በሬ በግ፣ ፍየል ያረባ ሰው እነዚህን እንስሳቶች መውሰዶ እዚያ ቦታ ለሚፈልግ ለሚፈልገው ሰው ለፈላጊ ሽጦ ገንዘቡን ይዞ ወደ ቤቱ ይሄዳል ማለት ነው። ገበሬውም ምርቱን፣ ጤፉን፣ ዳጉሳውን፣ በቆሎውን ወደ ገበያ ወስዶ ለበላተኛ ለከተማው ነዋሪ በተመጣጣኝ ዋጋ ሽጦ የሚሄድበት ነው። ስለዚህ እቃዎችን የምንለዋወጥበት የምንገዛበት የምንሸጥበት ቦታ ነው ማለት ነው።

ትንሽ የሚለው ቃል እንግዲህ ትንሽ የትልቅ ተቃራኒ ነው ብዬ ነው የምወስደው። ስለዚህ ትንሽ አንጻራዊ የሆነ ነገር ነው ትንሽ ካልን። ካለው አንጻራዊ ሁኔታ ትንሽ ነው እንላለን። ማነው? ለምሳሌ ትንሽ በሬ ትንሽ ዶሮ ትንሽ በግ ትንሽ ጅብ ትንሽ አህያ ትንሽ በቅሎ ያልን ነገሮችን አንጻራዊ በሆነ ሁኔታ እንገልጻቸዋለን ማለት ነው። ስለዚህ ትንሽ የሚለው በጣም ጥቂት የሆነ ነገር። ከሌሎች አንጻራዊ በሆነ ሁኔታ ስናየው። ትንሽ የሆነ ነገር በቀላሉ ሊያዝ የሚችል ነገር ሊያልቅ የሚችል ነገር ነው ማለት ነው። ስለዚህ ትንሽ የሚለው እነዚህን ነገሮች ለማግለጽ ብዙ ጊዜ እንጠቀምበታለን

ኢንተርኔት ማለት እንግዲህ የኢንተርኔት አገልግሎት ያው ኢንተርኔት መረጃዎችን ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ ለመሰብሰብ የምንጠቀምበት። ነገር ነው ስለዚህ ኢንተርኔት አለ ማለት በኢንተርኔት አማካኝነት የተለያዩ መረጃዎችን ከተለያዩ ቦታዎች ከተለያዩ ድረ ገጾች እንሰበስባለን ማለት ነው። ስለዚህ እነዚህ ድረ ገጾች ደግሞ የሚጠቀሙት መረጃ የሚሰጡት ኢንተርኔት ሲኖር ነው። ለምሳሌ መረጃ የምፈልገውን መረጃ ማውረድ እንትን ብፈልግ ኢንተርኔት ያስፈልገኛል ማለት ነው። ለምሳሌ አንድ መጽሐፍ የምፈልገውን መጽሐፍ ኢንተርኔት ላይ ማውረድ የሆነ ጎግል ላይ ወይም ማህበራዊ ሚዲያ ላይ አውርጄ መጠቀም ብፈልግ ኢንተርኔት ያስፈልገኛል። እንዲሁም ሌሎች ማህበራዊ ድህረ ገጾችን ለመጠቀም እንደ ፌስቡክ ቴሌግራም ጎግል ዩቲዩብ አይነት ድህረ ገጾችን ለመጠቀም እና ለመክፈት ኢንተርኔት ያስፈልጋል ማለት ነው። ስለዚህ ኢንተርኔት ደግሞ ከተለያዩ ሶርሶች ከኤሌክትሪክ በኤሌክትሪክ አማካኝነት የሚፈጠር ነገር ነው ማለት ነው። ስለዚህ ይሄ በጣም ለሰው ልጅ ወሳኝ የሆነን መረጃን በቀላሉ ካንድ ቦታ ወደ ሌላ ቦታ ለማስተላለፍ ለመፈለግ የምንጠቀምበት ነው ማለት ነው